ሰላም ጤና ይስጥልን እንዴት ናችሁ። እኔ ደህና ነኝ። ይሄ የዛሬ ጥያቄ ደግሞ ወደ ስራ? ንዋት ትሄዳለህ ነው የሚለው ትንሽ ጽሁፉ ግልጽ አይደለም ምናልባት ጥዋት ትሄዳለህ እያልክ ያለው? አዎ ወደ ስራ ምሄደው ጥዋት ነው ብዙ ጊዜ ምክንያቱም እንደ ኢትዮጵያ ከሆነ የሌሎችን አላውቅም። ግን እንደ ኢትዮጵያ ከሆነ ብዙ ጊዜ ሰዎች የሚሆኑት የት ነው? ወደ ስራ ጥዋት ላይ ነው። ምክንያቱም በጥዋቱ ጥዋት ሲባል ለምሳሌ ከአሥራ አንድ ሰዓት ተኩል ወይም ደሞ ከአስር ሰዓት ተኩል ጀምሮ የሚጀመረው ስራ ማለት ነው። ለምሳሌ እንደ ዳቦ ቤቶች። አይነት ስራዎች ዳቦ ቤት አሁን የምሰራ ከሆንኩኝ። እኔ ማድረግ ያለብኝ ጥዋት ላይ ሄጄ ዳቦ ቤት ምክንያቱም ማታ ሲጋግር ያደረው ዳቦ ጥዋት ላይ በግዜ ካልተከፈተ። ተማሪዎች የተለያዩ ሰራተኞች ወይም ማህበረሰቡ ቁርስ ሚበላው ዳቦ ስለ ሆነ በግዜ ዳቦ እንዲያገኙ እና እንዲመገቡ ማድረግ ኣለብኝ ማለት ነው። ምክንያቱም ጥዋት ኣርፍጄ ከከፈትኩኝ ወይ ደሞ ኣስር ኣምስት ሰዓት ላይ ከከፈትኩኝ ያን ያህል ዳቦ ሚገዛኝ የለም። ምክንያቱም ብዙ ግዜ ዳቦ በ ኢትዮጽያ ውስጥ ዳቦ ምንጠቀመው ለምንድነው ለቁርስ ነው በሻይም በተለያዩ በማር በወጥም ሊሆን ይችላል በተለያዩ ነገሮች የምንመገበው። ምን ሰዓት ነው ጥዋት ላይ ነው ማለት ነው። እና ጥዋት ላይ ስራ የሚሄደው አንደኛ የ እኔ የምስራው ስራ ለማህበረሰብ ወይም ለኢትዮጵያ ማህበረሰብ ጥዋት ላይ የሚያገለግል ከሆነ ኣለ አይደለ ጥዋት ላይ የሚሰራ ከሆነ። አሁን ልክ ከቅድም ደግሞ ዳቦ የተላያዩ ፈጣን ምግቦች አሉ እነ እርጥብ ምናምን ነገር ሳምቡሳ ቆቆርበራል ወይም ደሞ ምን ማለት ነው እጨ ሰላምን እነዚህ የተለያዩ ምግቦች። ጥዋት ላይ የኢትዮጵያ ማህበረሰብ ቁርስ በልቶ ለመሄድ ሰለ ሚፈልጋቸው እኔ አስራ አንድ ተኩል ደግሞ አስራ ሁለት ሰዓት ላይ ገብቼ እነዛን ምን እናረጋለን ለገበያ አቀርባለሁ ማለት ነው። ሌላው ደግሞ ምናልባት ስራው በፍጥነት ማለቅ አለበት። ለምሳሌ እንደ ኮንስትራክሽን እንደ ህንፃ መገንባት የተለየ ከሆነ ደግሞ ምን ማረግ ኣለብኝ አለብኝ ጥዋት ላይ መግባት አለብኝ ማለት ነው። ጥዋት ገብቼ በደንብ አፋጥኜ ሰርቼ እንትኖች ስራዎች እንዲጠናቀቁ ማረግ አለብን ማለት ነው። ምክንያቱም ጥዋት ካልገባን ሰራተኞችም ጥዋት አይገቡም ስራውም የጎተታል በዛ ልክ ስራው ደግሞ ምን ይጎዳል ማለት ነው። ስለዚህ ስራዎች እንደይጎዱና እንደይበደሉ እኔ በጥዋት ገብቼ እስከማታ ድረስ ለሰራተኞቼ ሞዴል ወይም ደሞ አርአያ ሆኜ በድንብ አድርጌ ስራዬን ሰርቼ ምን አደርጋለሁ ማለት ነው። አሳካለሁ ማለት ነው። አመሰግናለው።

ሰላም እንዴት ናቹ? ዛሬ ጥያቄው ደግሞ ምን አይነት ዳቦ ትወዳለህ የሚለው። እኔ የምወደው ዳቦ የቤት ዳቦ ነው። ማለት እናቴ የምታዘጋጅል ዳቦ ማለት ነው። እናቴ የምታዘጋጀው ዳቦ ብዙ ጊዜ ከስንዴ የሚሰራ ሲሆን በጣም ጣፋጭ፣ ጣዕምና ያለው እና ደግሞ ሆድን የሚያሞላ ማለት ነው። ማለቴ በጣም ሆድ የሚሞላ እና ከዚህ አንፃር የምወድ የቤት ዳቦ ነው። ከቤት ዳቦ ብዙ ጊዜ የሚሰራው እኛ ቤት የስንዴና የርፋ ነው የስንዴ ብዙ ጊዜ ነው ግን ርፋ ደግሞ አንዳንዴ ይዘገጃል ማለት ነው። ከርፋ ደግሞ በጣም ርካሽ ነው ግን በጣም ውድ ነው የስንዴ ቢሆንም ደግሞ በጣም ደግሞ አሪፍ እና የተሻለ ነገር ያለው የስንዴ ዳቦ ነው ማለት ነው። ኧ ይሄ ቤት ላይ ሲሆን የ የቤት ዳቦ ምመገበው ነው። ውጭ ሲሄድ ደግሞ ወይም ደግሞ አሁን ግቢ ላይ ሲሄድ የተለያዩ ቦታዎች ሲሄድ ምመገበው ዳቦ ብዙ ጊዜ አምባሻ ነው። አምባሻ ማለት ሰፋር በሶስት ማዕዘን የሚቀረጽ ዳቦ አይነት ነው። በምጣድ ነው ብዙ ጊዜ የሚሰራው። የኢትዮጵያ ውስጥ ብዙ ጊዜ ያለ ምግብ ነው። እና እሱን እወደዋለሁ ምክንያቱም ሌሎች ዳቦዎች አሉ አሁን ባኒ ዳቦ የሚባል አለ። ትንሽ ብሩ ይረክሳል። የተለያዩ ዳቦዎች አሉ ግን እኔ የምወደው አምባሻ ነው። ይሄም ምክንያት ደግሞ በጣም ልስላሴ እና የተሻለ አይነት ምግብነት ስላለው ነው። በጣም እወደዋለሁ ግን እንደዚህም ብወደውም ግን እ ኧ ሌላ ደግሞ ተጽዕኖ ደግሞ አለው። ለምሳሌ በጣም ዋጋው ከፍተኛ በጣም ውድ ነው። ኧ ከሌሎች አንፀር ማለት ነው እና ይሄን ጉዳት አለው አመሰግናለሁ።

ሰላም ጤና ይስጠልኝ እንዴት ናችሁ። የዛሬ ጥያቄያችን ደግሞ ሰዎችን እንዴት ታስታውቃለህ ነው የሚለው? ሰዎችን ብዙ ጊዜ አስታውቃቸዋለሁ። ከሰው ጋር ለምሳሌ የኔ ጓደኛ እና አንድ እንግዳ ብትመጣ ደግሞ ሁለት ጓደኞች ቢኖረኝ እዛ ሁለት ጓደኞች ሳስታውቃቸው። መጀመሪያ ላይ የአንዱ ጓደኛዬ ስም እጠራለው ለዚህኛው ደግሞ የአንዱ ጓደኛዬ ስም እጠራና ተዋወቁ። ብዬ ለነሱ ትንሽ ክፍት ጊዜ እሰጣቸዋለሁ ማለት ነው። ዛን እነሱ ይታወቃሉ። እና ሰዎችን እንዴት ታስታውቃለህ የምትለው? ብዙ ጊዜ ነው የማስታውቀው። ልደት ጋር አሁን ለኔ ልደቴን ሳከብር የተለያዩ ጓደኞች ይመጣሉ እና አንዱ ጓደኛዬ አንዱ ጓደኛዬ ስለማውቀው አደርጋለሁኝ። የማይተው ጓዶኞችን ይሄ አቶ ሀብታም ይባላል ይሄኛው ደግሞ አቶ አበበ ይባላል። ይሄኛው ጓደኛዬ የዚ ጓደኛዬ ነውና ተዋወቁ ብዬ አስታውቃቸዋለሁ ማለት ነው። የት ላይ አስታውቃቸዋለሁ? ከልደቴ ላይ ማለት ነው። ሁለተኛ ደግሞ ማስታወቃቸው ሰርግ ላይ አሁን ከእኔ ሰርግ ላይ አሁን ብዙ ሰዎች ይመጣሉ። እና ሰዎች ሲመጡም ምን አደርጋለሁኝ? ሰርግ ላይ ያሉትን ሰዎች ምን አደርጋለሁ አስታውቃለሁ። ማነው አንዱ ለአንዱ እየገለጽኩኝ ይሄ የኢንቶኔ ልጅ ነው የሄድኩኝ የእንቶኔ ልጅ ነው ዘመድ ናቸው ተዋወቁ። ይሄ ደግሞ ይሄ የእንትኖ የእንትኖ ጓደኞቼ ስትሆኑ ተዋወቁ። ብዬ እንዲጠብቁ አደርጋቸዋለሁ ማለት ነው። ደግሞ እኔ ማስታወቁ ብዙ ጊዜ የተለያዩ እንትኖች ላይ ዝግጅት እና ድግሶች ላይ ነው ማለት ነው። በመቀጠል ለመሆን ስራ ስራ በታች ደግሞ ለምሳሌ ሰውን ሳስተዋውቅ አንድ ሰራተኛ ከድርጅቱ ሲቀጠር እናደርጋለን። አስታውቀዋለሁ ወስጄ ማን ነው ከተሰራተኞች ጋር ምን እንዲሆን? አንደኛ ያን ሰራተኛ ምን እንዲሆን ከሌሎች ሰዎች ጋር ቶሎ እንዲጓባ ራሱን እንዲገልጽ ስራ ውስጥ ተሎ በፍጥነት እንዲገባና። አካባቢ ደግሞ የእሱ ራሱ እንደሆነ ብሎ እንዲላመደው። አይደለ ውስጣዊ እረፍት እና እንዳያገኝ ምን አደርጋለሁ? ከሶስት ጋር አስተዋውቀዋለሁ። ማነው? ለምሳሌ አንድ ስራ ስራ አስኪያጅ አሁን ወይ ደግሞ አንድ የሴልስ ወይ ማን ደግሞ? ማለት የሽያጭ ክፍል አንደውም ባስገባ እቺ ሚስተር ወይማ ወይዘሪት ከከበደች ትበራለች የመጣችው ከዚህ ካምፓኒ ነው ድርጅት ነው እና ስራዋ ደግሞ እኛ ሺያጭ ክፍል ነው። ተዋወቋት የምትፈልጉትን ነገር ካለ ደግሞ እንደዚህ መረጃ መቀየር ትችላላችሁ። እንደ ጓደኛ ተያዩ ምናምን ብዬ ምን እላለው? አስታውቃቸዋለሁ ምናምን አመሰግናለሁ

ሰላም ደህና ይስጥልኝ እንዴት ናችሁ። ዛሬ ጥያቄያችን ደግሞ የዝብ ውሃ ትሰበስባለህ የሚለው? አዎ የዝናብ እሰበሰባለሁኝ ምክንያቱም በጣም ብዙ ጥቅሞች አሉት። ለምሳሌ አሁን ገጠራም አካባቢ ብዙ ጊዜ እኛ ውሃ የምንቀዳው የት ነው? ከወንዝ ሄደን ወይ ደግሞ ከርቀት ቦታ ሄደን በአህያ ወይም ደግሞ በራሳችን በእንስሳት ተሸክመን የምናመጣው። ስለዚህ ይሄንን ነገር ያቀልልናል ማለት ነው። ዝናብ ተዘነበ ዝናቡን እናውቁትና ወይ እናጠራቅም እና የዝናብ ውሃን ምን እናደርጋለን? ለልብስ መጠቢያ እንጠቀመዋለን ማለት ነው። ለለተያዩ ንገሮች ለምሳሌ ከፍቶች እንትን መጠጥ እንዲወል የተለየ ቤቱን ደግሞ ለማጽጅያ ነው። ከእሱም አልፎ ተርፎ ደግሞ እናደርግበታለን። ለምሳሌ ውሃውን እናፈላና ካፈለን በኋላ የሚወጡትን ቋሳሻዎች እንደፋና የቀረውን አቀዝቅዘን ለምን እንጠቀመዋለን? ለመጠጥነት ነው ምክንያቱም እንዳለ አይጠጣም ምክንያቱም እንዳለ አይጠጣም። የቆርቆሮ ወይም ደግሞ የሳር ቤቱ ከላይ ያለው ቆሻሻ ጋር አብሮ ስለሚወርድ እኛ ቆሻሻ ደግሞ አብረን ከጠጣነው። እኛ ሰውነታችን ላይ ወይም እኛ ላይ የሆነ በሽታ ምናምን ስለሚያመጣ። ምን እናደርጋለን ማለት ነው። ያንን ነገር አፍልተን ነው ለመጠጣት የምጠቀመው ነው። እና የተለያዩ ጥቅሞች አሉ። ለምሳሌ እኔ አሁን ቤት ሚሰራ ከሆነ ከኛ አካባቢ ብዙ ጊዜ ቤት የሚሰራው በ ጭቃ ነው የሚመረገው ቤቷ አይደለ። በእንጨት በቆርቆሮ ምናምን ከተሰራ በኋላ መጨረሻ ላይ ክፍት ክፍት የሆነው አለ አይደለ እንጨቱን የምንሞላው በጭቃ ነው። እና ጭቃ እሱን ማለት መጀመርያ አፈር እንቆፍራለን አፈር ነው ከቆፈርን በኋላ። በውሃ ነው የምናቦካው። ስለዚህ ውሃውን ለማግኘት በጣም እርቀት አካባቢ ከሆነ ሂዴን የምናመጣው ወይ ደግሞ ጉድጓድ ውስጥ ነው የምን እንትን የምንሰበው። ይሄን ነገሮችን ለማቃለል ዝናብ በዘነበ ሰዓት ምን እናደርጋለን? የተለያዩ ማጠራቀሚያዎችን ባልዲዎችን ሳፋዎችን በመጠቀም ያንን እንኳን እናጠራቅምና በምናቦካበት ሰዓት ያንን ውሃ እንጠቀመዋለን ማለት ነው። በጣም አዋጭ ነው። ይሄ ምክንያቱም አንደኛ በቀላሉ እና ከሁለተኛ ደግሞ ያን ያክል ወጪ አናወጣም ለውሃ ለመቅደት ውሃ ለመሸከም ምናምን ጉልበትም ወጪ አናወጣም ማለት ነውና። እና ለዚህ አይነት ጥቅም እናውለዋለን አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናቹህ። የዛሬው ጥያቄ ደግሞ ቀትር ምን ትምህርት ነው የሚለው በመጀመሪያ ቅትር ማለት ቀን ላይ ማለት ነው። ቀን ሰባት ሰባት አካባቢ ላይ እንደ ኢትዮጵያ አነጋገር ቅትር ይበላል። እና ቀጥር ሰዓት ላይ የምመገበው ብዙ ጊዜ ቀለል ያሉ ምግቦች ናቸው። ምክንያቱም ቀጥር ሰዓት ላይ ፀሀይ አለ። በጣም ሙቀት ነው። ሁለተኛ ደግሞ የተለያዩ አለ አይደለ ሙቀቶች ይፈጠራሉ። በዛ ምክንያት ምንም እመገባለሁ እኔ ቀለል ያሉ ምግቦች ማለት ነው። ለምሳሌ እንደ ሽሮ በእንጀራ ሽሮ በእንጀራን ኢትዮጵያ ውስጥ ቀለል ያለ ምግብ ነው። ስትበላው ራሱ ጣፋጭ ነው። ሁለተኛ ደግሞ ጨንጓራዬን አያጨናንቀውም። ይሄ ልክ እንደ ገጠራማ አካባቢ ሚበሉት ማለት ነው። ሽሮ በእንጀራ ሊሆን ይችላል። ምስር ትንሽ ከበድ ይላል ለጨንጓራ። ግን እሱ አሪፍ ነው። ሌሎች ሌሎች አንዳንድ ቀለል ያሉ ነገሮችን እንትን እመገባለሁ ማለት ነው። በሁለተኛ ደረጃ ግን ብዙ ጊዜ ቀትር ላይ የምመገበው እኔ አሁን ጁስ ነው። ምክንያቱም ፀሀይ ለሚሆን ይሞቀኛል። ሲሞቀኝ ደግሞ ላቦት ይወጣል። ላቦት ወጥቶ ከወጣ በኋላ ደግሞ ምን እሆናለሁ እኔ እንትን ያደርገኛል ማለት ነው። የ ውሃ ይጠማኛል። ሲጠማኝ ምን አደርጋለሁ? ጁሶችን ምናምን እጠቀማለሁ። አቮካዶ ምናምን እመገባለሁ ማለት ነው። እና ቀትር ላይ እኔ የምመገበው እንደዚህ ነው። ግን ኢትዮጵያ ኢትዮጵያ ላይ አሁን አብዛኛው ጊዜ የሚመገቡት ቀትር ላይ አብዛኛው ሰው ድንች፣ ስጋ፣ ጎመን፣ አትክልት ነገሮች ቀይ ወጥ፣ ጥብስ ምናምን አለ አይደል የተለያዩ ምግቦችን ቀትር ላይ ይመገባሉ። ግን እኔ እሱን አልመክርም። ምክንያቱም ለጨንጓራ ከበድ ስለሚሉ ቀትር ላይ እሱን ስንመገብ አንደኛ በጣም ረጅም ተመላ እንቅልፍ ስለሚይዘን ቀተር ላይ ደግሞ እኛም መስራት ስላለብን ከዚህ ከዚህ አንፃር ቀትር ላይ እኔ የምመገበው ቀለል ያለ ምግቦች ነው ማለት ነው። እንደነ ፍሩት አለ አይደል አታክልት ነገሮች ቆስጣ፣ ሰላጣ፣ ቲማ ቲም ለብ ለብ፣ እና የተለያዩ ምግቦችን እመግባለሁ አመሰግናለሁ።

ሰላም ሰላም የዛሬው ጥያቄያችን ደግሞ ምሳ እረፍትህን ምን ያህል ጊዜ ነው ነው የሚለው? እኔ የምሳ እረፍቴ አሁን ለ ልክ እንደ አንድ ኢትዮጵያዊ የመንግስት ስራ ተቀጣሪ ስድስት ሰዓት ከሩብ እወጣለሁ ከስራ አ ዞሬ የምገባው ደግሞ በስንት ሰዓት ነው ስምንት ሰዓት ነው ማለት ነው እና በመሃል ያለኝ እረፍት አንድ ሰዓት ከአርባ አምስት ደቂቃ ነው ማለት ነው። ግን ይሄ እንደ የእንትኑ እንደየምስራተኝነቱ እንትን ይለያያል እንደየ እንደየ ድርጅቱ ማለት ነው። ምክንያቱም ያንን ድርጅት ብዙ አይነት ነገሮችን ነው ሰዓት እንትን የሚያስተካክለው የራሱ መግቢያ ሰዓት አለው የራሱ መውጫ ሰዓት አለው። እና አንዳንዱ ድርጅት ለምሳሌ አርባ ደቂቃ ሊወስድ ይችላል። አንዳንድ ድርጅት ለምሳሌ ራሳቸውን ምሳ ሊያበሉ ስለሚችሉ ያን ያክል ብዙ ሰዓት ለፊቶች አሉ አንዳንዶች ደግሞ ወጥታችሁ ተመግቡ ስለሚሉ በጣም ብዙ ሰዓት ፈንተን ይሰጣሉ። በናል ይሄ ላይ ያሉ እንደየካባሪው

ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬው ጥያቄ ደግሞ ሳንደል ትለብሳለህ ነው እሚለው ሳንደልመንት በጣም ባህላዊ ልብስ ነው። እና በጣም ደስ የሚል ልብስ ነው። እና አዎ ብዙ ጊዜ እለብሳለሁ። ግን እኔ ምለብሰው ለባህላዊ ዝግጅቶች ምናምን ብቻ ነው ማለት ነው። ምክንያቱም እ በጣም ደስ የሚል እ እና ደግሞ እ ሰዎች ፊት ስቀርብ ደግሞ ያን ያክል ማያሳፍር ልብስ ስለሆነ ይመቸኛል። ለብዙ ሰዎችም ይሄን ነገር እንዲለብሱት አስተያየቴን አ አቀርባለሁ ወይም ደግሞ ግብዣ አረጋለሁ፤ እ አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄ ደግሞ የምትወደው ሽታ ምንድነው የሚለው? እኔ ብዙ አይነት ሽታዎችን እወዳለሁ። ለምሳሌ ከሽቶ ምን ታገኛለህ ሽቶ በጣም የምወደው ሽታ ነው። ምክንያቱም ለት ላይ ዝግጅቶች ለተለያዩ ልደት ምናምን ነገሮችን ተቀብተን ጥሩ ጠረን የሚያመጣልን ሽታ ነው ማለት ነው። በጣም እወደዋለሁ ይሄ አይነት ሽቶ በጣም እወደዋለሁ ይህ ሽቶ ማለት ነው ልብስ የሚቀቡት ምናምን እወዳለሁ። በመቀጠል ደግሞ ሰንደል አለ። ሰንደል ማለት ብዙ ጊዜ የሆነ ጥቁር ነው እና ቀጭን እና ረዘም የሚል ነገር ነው። እና ሚጠስ ነው ቤት ውስጥ እና በጣም ደስ የሚል ሽታ ያለው። ቤቱን በጣም የሚያሸታው በሽታ የሚያስውብ ማለት ነው እሱ ነው። ደግሞ እንደዚሁ እጣን ደግሞ አለ። እጣን ደግሞ ደቂያ ውስጥ ጫካ ውስጥ ሄዶ የሚለቀመው ከብዙ ቦታዎች እንዲህ ይለቅማል ምናምን ነገር ከዛ በኋላ ያንን የተለቀመው ነገር ደርቆ። ምንድነው እጣ ነበር ከተለያዩ ልዩ ልዩ ከሆኑ ዛፎች ነው የሚወጣው ከሁሉ ዛፍ አይደለም። እና አጣን በጣም የሚለይ ሽታ በጣም ደስ የሚል ሽታ ያለው እና ስታሽተው ደግሞ በጣም መንፈስን የሚያድስ ነው እና በጣም ደስ ይለኛል። በመቀጠል ደግሞ እንዴ ደስ የሚለኝ የሽታ አይነት ደግሞ የምግብ ሽታ ነው። በተለይ አሁን በራበኝ ሰዓት ምናምን ነገር የምግብ ሽታ ሲሽተኝ በጣም ደስ ይለኛል ደስ ይለኛል። ምክንያቱም ምግብ አስፈላጊ ነገር ስለሆነ ምግብ ሲርበን የሚሸተንን ሽታ የምግብ ሽታ በጣም ደስይለኛል አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬው ጥያቄያችን ደግሞ የተበላሸ ነገር ማስተካከል ትችላለህ ነው የሚለው? አዎ እችላለሁ ግን መጀመሪያ ሚስተካከል እና ማይስተካከል አለ። የተበለሽ ነገር ለምሳሌ አየር የአየር ንብረት ቢበላሽ መሬት ከነበረው ይዘት ቢለቅና የመሬት ንጥረ ነገር አለ አይደለ ተበላሽቶ ምርታማነቱ ቢቀንስ አለ አይደለ እነዚህ ሁለቱ ምንድን ናቸው? የሚስተካከለውን ደግሞ ማስተካከል የሚጠይቁ ናቸው። ለምሳሌ እነ ማዕድናትን አሁን ለምሳሌ ማዕድናትን ደግሞ በማይሆን ነገር አበላሽተንና አውተን ብንጨርሳቸው ደግሞ እነሱ ደግሞ ላይስታካከሉ ይችላሉ ነው። ማድረስ ለምሳሌ አሁን ልክ እንደ ፔትሮሊየም እንደ ጋዝ እና የተለያዩ አይደለም ተፎጥሮአዊ ተቆፍሮ ከምድር ውስጥ የሚወጡ ነገሮች እነሱን ነው። አሁን ነገር አበላሽተንና በጣም በብዙ ነገር አውጥተን እዛ ወዲያ ጥቅም ላይ ሳይውሉ ብንጥላቸው ወይ ቢበላሹ አዙረን እንደ ጥቅም ልናውላችሁ አንችልም ምክንያቱም እነሱ እንደገና አገልግሎት አይሰጡም አንዴ ከተበላሹ በኋላ ማለት ነው። ግን የተበላሸ ነገር ማስተካከል የሚችሉ ደግሞ ነገሮች ደሞ አሉ። ለምሳሌ አሁን እንደ አየር እንደ መሬት አቀማመጡ የመሬት አለ አይደለ የመሬት ምርታማነቱ ቢቀንስ እንደገና ማስተካከል ትችላለህ። እንደዚሁ የተለያዩ ውሃ የውሃን ውሃ ቢበላሽብና ወይም ብናበላሽው አዛው ማስተካከል እንችላለን ማለት ነው። እና ለምንድነው የምናስተካክለው ብንል? ለምሳሌ ከተፈጥሮ ብንሄድ አሁን ከአሁኑ አሁን አሁን ከዘረዘርኳቸው አየር ውሃና እንትን መሬትን አንደኛ ያለነሱ መኖር አንችልም። ስለዚህ ግድ ምን ማረግ አለብን ያንን ማስተካከል አለብን። ማነው? አሁን ለምሳሌ አንድ ገብሬ ብንሄድ እና አንድን እርሻ አንድን መሬት ለአምስት ለአምስት አመት እና ለስድስት አመት በተከታታይ ቢያርሰውና ከዛ ቀስ ያለ ደግሞ ምርታማነቱ እየቀነሰ እየቀነሰ ቢሄድ ምክንያቱም ብዙ አመት ስንጠቀመው አንድ ነገር ምርታማነቱ ይቀንሰል ማለት ነው። ከዛ በኋላ ምን ይፈጠራል? ምርታማነቱን ሙሉ ሙሉ ተወና ወደ አስካ ይባላል ወይም ደግሞ ምንም አይነት ታርሶ ምርት ማያመጣ ማለት ነው። ስለዚህ በዚህ ጊዜ ምን ያደርጋል? ገብሬ ያንን የተለያዩ ዘዴዎችን በመጠቀም እንደገና ምርት ወደ ምርታማነት ለመቀየር የሞከረ ማለት ነው። የተለያዩ ዘር ውስጥ ደግሞ ከዘሪዎች መካከል እርሻውን እንመረጥ። ሳርስ ለሁለት ለሁለት እና ለሶስት አመት በመተው የተለያዩ የከብት እዳሪ ለምሳሌ እበቶች ምናምን ያመጡ ከዛ ላይ በመድፈት ምናምን እንደገና ሰብነት መመለስ ይቻላል። በተመሳሳይ እንደዚሁም አየርን መልክ ለምሳሌ በጋዝ በተለያዩ በመኪና ጭሶች ምናምን ያንን ደግሞ ምን እናደርጋለን? በተለያዩ መንገዶች ተጠቅመን አዙረን ማስተካከል እንችላልን ማለት ነው። ችግኞችን በመትከል ምናምን ጥሩ አየር እንደገና እንደ አዲስ እንዲፈልቅ ማድረግ እንችላለን። አሁን ተመሳሳይ እንደዚህ ውሃንም እንደዚህ ማጣሪያ በመጠቀም ውሃንም አዙረን ከተበከለ ወይንም ካበላሸንበት አዝራን ጥቅም ላይ ማውራት እንችላለን ማነው? ሌላው ደግሞ ማስተካከል እኔ የሚችለው ለምሳሌ ቤት ውስጥ አሁን ብዙ ጊዜ ቴሌቪዥን ወይም ስልኬን ምናምን ባበላሸውና ብሰብረው ወይም አገልግሎት ውጭ ባደርገው ማስተካከለው ምክንያት አዲስ ነገር ከመግዛት በጣም ውጪ ስራ አለው አዲስ ነገር መግዛት የነበረው ማስተካከል የተሻለ ነው። ከዋጋ አንፃር በዚህ ምክንያት ምን አደርጋለሁ አስተካክለዋለሁ ማለት ነው። ሁለተኛ ደግሞ እኔ ራሴ ስላበላሸሁት ነው ማስተካከለው ለምሳሌ ቲቪው አሁን ባበላሸው ምን እናደርጋለን? ዩቲዩብ ላይ ወይም የተለያዩ ድረ ገጽ ላይ ገብቼ እንዴት እንደሚስተካከልና በምን ምክንያት እንደሚስተካከል? የተለያዩ ቪዲዮዎችን ካየው በኋላ ለማስተካከል እሞክራለሁ ወይም ደግሞ አስተካክለዋለሁ። ከእኔ በላይ በላይ ከሆነ ደግሞ ወደ ጥገና ቤት ወይም ወደ ሞባይል የሚያስተካክሉ ሰዎች ወስጄ ምን አደርገዋለሁ አስተካክለዋለሁ ማለት ነው። በተመሳሳይ እንደዚሁ ስልኬንም እንደዚህ ቢፈጠርብኝ ምን አደርጋለሁ? አስተካክለዋለሁ። የቱ የተበላሸ ነገር ማስተካከል ትችላለህ ለሚል ጠየቅዬ አዎ እችላለሁ። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄአችን ደግሞ ሽቶ ትጠቀማለህ ነው የሚለው? አዎ ሽቶ እጠቀማለሁ ምክንያቱም ሽቶ በጣም ጥሩ ነገር ስለሆነ ነው ሽቶ ማለት እኛ ሰውነታችን ሌላ ጠረን ነገር እንዳያመጣ ወይም ደግሞ አምጥቶ ከሆነ ያንን ነገር በሰው ፊት እንዳ እንትን ሽሽታ ሽታ ምናምን እንዳይኖረው የሚደብቅልን እና ጥሩ ጥሩ ሽታ ደግሞ እንዳለን የሚያሳውቅ ነው የሚሳውቅ ማለት ነው እና በዚህ ምክንያት ሽቶን እወደዋለሁ ለምሳሌ የተለያዩ ዝግጅቶች ምናምን ሲኖሩ እና ደግሞ ከዛ ዝግጅት እኛ ብንጠራና ብንጋበዝ እዛ ዝግጅት እኛ ሄደን ብዙ ሰዎችን ስለምናገኝ አለ አይደለ አዳዲስ ሰዎችን ምንም እንኳን እኛ የሰውነታችን ሽታና የተለያየ መጥፎ ነገር ባይኖረው ዝም ብለን ጥሩ ጥሩ ሽቶች ያሉትን ነገሮች እንቀባለን ማለት ነው ጥሩ ሽቶወችን ለምን ቢባል አዳዲስ ሰዎች ስንገናኝ ምናምን እነዛ ሰዎች ጋር ስንገናኝ እኛ አለ አይደል አንደኛ በራስ መታመን ይፈጥርናል ሁለተኛ ደግሞ በጎ ማዕዛን ከ ሰው መሃል ስለምናቀርብ የተሻለና ጥሩ ሆኖ ምንገባበት እንዲፈጠር ያደርግልናል ማለት ነው እና ሽቶን ከዚህ አንፃር እጠቀመዋለሁ ሁለተኛ ደግሞ ለምሳሌ ወደ ስራ በምሄድበት ሰዓት እንደዚሁ በተመሳሳይ ሽቶን እጠቀማለሁ ማለት ነው ምክንያቱም ስራ ቦታ ላይ ሄደን ስራ ስንሰራ ምናምን ብዙ ነገሮችን ስናደርግ ሊደክመን ወይም ደግሞ ፀሀይ ሊመታን ይችላል ስራ ስንሰራ እና ያኔ ደግሞ መሃል ላይ ሰውነታችን የሆነ የማይሆን ሽታ ሊያመጣ ስለሚችል ያንን ነገር አስቀድሞ እንዲከላከልልን ምን እናደርጋለን ሽቶ ማለት ነው ሽቶ ተረጭተን ወይም ተቀብተህ ምን እናደርጋለን እንሄዳለን ማለት ነው ይሄ በጣም ጠቃሚ እና በጣም ደስ የሚል ነገር ነው ሶስተኛ ደረጃ ደግሞ ሽቶን እኔ ብዙ ጊዜ የምጠቀመው የት ጋር መሰላችሁ ለሰው አሁን አለ አይደለ አሁን ባለቤቴን እንትን ለማድረግ አመታዊ የጋብቻ ስነ ስርዓታችንን ስናከብር በጣም ብዙ ጊዜ እሷም ደስ እንዲላትሽቶ ሽቶ ተገብቼ አይደለም ማነው እና ለተለያዩ ለተለያዩ ድግሶች ምናምን ነገር ሽቶ ተጠቅመዋለሁ አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ። የስራ እድገት እየፈለክ ነው ነው የሚል ጥያቄው አዎ የሰራ እድገት እፈልጋለሁ ምክንያቱም የስራ እድገት ፈለኩ ማለት ደሞዜም በዛው ልክ ይጨምራል። ያለኝ ክብር የተለያዩ ነገሮች ይጨምራሉ። ግን ከየስራ እድገት ከመፈለጌ በፊት ግን ከእኔ በጣም ብዙ የሚያስፈልጉ ቅድመ ሁኔታዎች አሉ። ለምሳሌ ትምህርቴ ድግሪ ከሆነ ማስተር ማድረግ ማስተርስ ማን ነው ማስተርስ ከሆነ ደግሞ ፒኤችዲ ዶክተር ሞመን ያስፈልጋል በዛ በኔ ዲፓርትመንት በተማርኩበት ይሄ ለምንድነው የሚያስፈልገው አንደኛ የስራ እድገት ለማግኘት ስትል ያንተ ያለበት ካምፕ ድርጅት ካንተ ምን ይፈልጋል የሆነ የተሻለ እ እንትን መረጀት ይፈልጋል ማለት ነው። አንተን ለመሾሙ ወይም ደግሞ አንተን ከዛ ቦታ ላይ ለመስቀመጥ ካንተ ምን ይፈልጋል መረጃ ማን ነው ወይም ደግሞ ከእሱ አልፎ ደግሞ ከድርጅት ውስጥ ደግሞ ጠንካራ ሰራተኛ መሆን አለብኝ ምክንያቱም ጠንክረህ በጊዜ እየገባህ በጊዜም ብትወጣ ተውት ያሉት ታሉት ከሰራተኞች ጋር ተግባቢ ስትሆን እሱ ብቻ አይደለም። ስራዎችን አብረህ እነሱ ጋር እየተባበርክ ጥሩ ውጤት እንዲያመጣና እና ደግሞ የተሻለ ትርፋማ ድርጅት እንዲሆን አንድ ምክንያት መሆን አለብን ማነው ምን ለማግኘት የስራ እድገት ለመፈለግ ስለዚህ የስራ እድገት የማይፈልግ ማንኛውም ሰራተኛ የለም አንድ ድርጅት ምክንያቱም ሁሉም ሰው ማደግ የተሻለ ደሞዝ የተሻለ ክብር የተሻለ ምትጠብ ምክንያቱም ከአንድ ስታፍ ውስጥ ካለ ተራ ሰራተኛ ወደ ስራ አስኪያጅነት ማለት ወደ ምክትል ስራ አስኪያጅነት ወደ ስራ አስኪያጅነት ሲሄድ ክብሩ ስታተሱ ከበሬታውና ብሩ ደሞዙ አለ አይደለ ጥቅማ ጥቅሙ በተለያየ ነገሮች በጣም እየጨመሩና እንትን ያሉት ሌሎች ድርጅቶች ደግሞ እሱን የሚፈልጉት መጠን ከፍ እያለ ነው የሚሄደው ማለት ነው ከዚህ ጊዜ አንፃር ምንድነው የስራ እድገትን አብዛኛው ሰራተኛ ይፈልጋል ማለት ነው። እና ቅድም ግን እንዳልኳችሁ ያን ሰራተኛ ምን መሆን አለበት ጠንካራ ሰራተኛ መሆን አለበት። ባለበት የስራ መስክ ላይ ለሀላፊው በጣም ጎበዝ መሆኑን ኢፌክቲቭ ማለቴ ተጽዕኖ ፈጣሪ እና ሌሎች ደግሞ እሱን እያዩ እሱን አራ እያረጉ ድርጅት ጠንካራ ሰራተኛ እንዳደረጋቸው ምን መረግ አለበት መሳየት አለበት ማለት ስለዚህ ምን አልኩኝ ሁለት ነገሮች አለ አንደኛው ትምህርቱን ምን ማድረግ አለበት ማሳደግ አለበት ከዲግሪ ወደ ማስተር ከማስተር ወደ ፒኤችዲ ዶክተር ፕሮፌሰር እያለ መሄድ አለበት ማለት ነው ምክንያቱም አንድ ድርጅት ውስጥ በዲግሪ ወይም ማለት ወይም በዲፕሎማ በዲግሪ የያዝከው የስራ ቦታ እና በማስተርስ በፒኤችዲ የያዝከው ቦታ ይለያያል ለምሳሌ አሁን ብዙ ኢትዮጵያ ውስጥ አሁን በዲክፕሎማ የሚገቡት በፊት በፊት የነበረው ጸሐፊ ምናምን ነበረው ዲግሪ ሲሆን ደግሞ የተሻለ ከፍ ያለ ከጸሀፊው ከፍ ያለ እንደ ስራ አስኪያጅ ምናምን ነበረ አሁን ይጨምሯል ነገሩ ይጨምር ወደ ፒኤችዲ ወደ ዶክተር ወደ ሁለተኛ ዲግሪ ምናምን እየሄደ መጥቷል ነገር ነገሮች ማለት ነው ግን እሱ በቂ አይደለም ምክንያቱም ይሄን ብዙ ጊዜ ተጭበሮሮን ሊሰራ ይችላል ሀቀኞችም እንዳሉ አለ አይደለ ዋናው ስራ አስኪያጁ የምፈልገው ወይም ደግሞ ያንተ ያንተ አለቃህ አንተን እንድታደርግ ሲፈልግ ካንተ ማየት የሚፈልገው ምኑን ነው ያንተን ቁርጠኝነት የስራን ያለህ ፍቅር ስራህን እንዴት እንደምትሰራ በጣም ታማኝ እና ጎበዝ መሆንክህን ነው የምፈልገው እና ይሄን ስታሳይ ስራ እድገት ታገኛለህ ማለት ነው እና ማንኛውም ሰው የስራ እድገትን ስለፈለገ ብቻ አይደለም የስራ እድገት የሚያገኘው እነዚህ ነገሮችን ቅድመ ሁኔታወችን ሲያሟላና በጣም ጎበዝ ሲሆን የስራ እርግጠኝ ያገኛል። እኔ የስራ እድገት እፈልጋለሁ እነዚህ ቅድም ሁኔታወችን ደግሞ አሟላለሁ መለት ነው ምንን ለማግኘት የስራ እድገትን ለማግኘት ምን አደርጋለሁ ቅድመ ሁኔታዎች ማለት ነው ድርጅቱ የሚስቀምጣቸውን ቅድም ልክ በገለጽኩ መሰረት ማለት ነው አመሰግናለሁ

ሰላም ጤና ይስጥልኝ የዛሬ ጥያቅያችን ደግሞ በዚህ ቅዳሜና እሁድ ምን ታደርጋለህ የሚለው? እና እስኪ አንድ በአንድ እንትን ነው በጀማሪያ ቅዳሜ ጠዋት ላይ እነሳለሁኝ የጠዋት ከተነሳሁ በኋላ ስፖርት ሰርቼ ፊቴ ገለኝ ታጠብና ከዛ በኋላ ጥርሴን ቦርሼ ወይም ጥርሴን እፍቀውና ምን አደርጋለው ቁርሴን እባላለው ማለት ነው። ቁርሴን ከበላሁ በኋላ ቅዳሜና እውድ ሁሌም ቢሆን ስራ ስለሌለኝ ወደት እሄዳለሁኝ። ወደ ገበያ እሄዳለሁኝ ገበያ የምሄድበት ምክንያት ምንድነው? ብዙ ጊዜ ከሰኞ እስከ አርብ ስራ ስለመሆን የሚሄደው ወይም ህጄ ወይም ገበያ ላይ ሄጄ የምሸምተው እቃዎችን የተለያዩ ነገሮችን ምገዛው ቅዳሜ ቀን ማለት ነው። እንደሚታወቀው ኢትዮጵያ ውስጥ በጣም ብዙ ጊዜ ገያዎች የሚሞሉትና ከብዙ አቅጣጫ የምትፈልገው አይነት አንተም እንድትፈልገው አይነት ምርት የሚበዛበት ቀን። ቅዳሜ ነው ከሰባቱ መሃል በጣም የሚበዛበት ቀን ቅዳሜ ነው። በሁሉ የሚ ታወቀው ማለት ነው። እና ቅዳሜ እሄዳለሁ ገበያ ገበያ ከሄድኩ በኋላ የምገዛዎችን ነገሮችን በዘዝር ምን አደርጋለሁ እገዛለሁ ማለት ነው። አስቀድሜ ዝርዝር ስለማወጣ ማነው? ከዛ በኋላ የነዛ ወጋዎቻችን ምንድነው ምግዛቸው ነገሮች ከተለያዩ ዋጋዎች አንፃር አስታይቼ አነጻጽሬ ጥራታቸውን ደግሞ ከተለያዩ እንደዚሁ ቦታዎች አንጻጽሬ ምን አደርጋለሁኝ እገዛለሁ ማለት ነው። ከገዛው በኋላ ያንን የገዛሁት እቃት ይዤ ወዴት እመጣለው ማለት ነው። ከዛ ወደ ቤት እንደመጣሁኝ ምሳ ሰዓት ስለሚደርስ ምሳዬን እበላና ትንሽ አረፍ ካልኩ በኋላ ወደየት እሄዳለው? ወደ ጓደኞቼ ማነው ጓደኞቼ ጋር እቃጣጠርና ጓደኞቼ ጋር ምን አደርጋለሁ እጫወታለሁ ማለት ነው። ብዙ ነገሮች እንደዚህ አብረን እናወራለን ስለ ሳምንቱ ስራ ምን እንዳጋጠመን። ምን ምን ነገሮችን እንደጨመርን እና ደግሞ ምን ነገሮች በህይወታችን የመጡ ነገሮችን አብረን እናወራለን እንመማራለን እንሳሳቃለን እንደዚሁ የሳምንቱን ገጠመኝ ምናምን ነገር እያወራን ምን እናደርጋለን እንዝናናለን እንዝናናለን ማለት ነው። ይሄም አንድ ውስጥ ተግባር ነው። ከዛ በኋላ ምን አደርጋለሁ ማታ እመልሳለሁ ማታ ከመጣው በኋላ። እራት ከበላሁ በኋላ ከባለቤቴ ጋር ከልጆቼ ጋር ምናምን አብረን እየተጫወተን ምናምን እናመሻለን ማለት ንው። ይሄ ምን አደርጋለሁ ቅዳሜ ቀን የማደርገው ውሎዬ ነው። ከዛ ወደ ወደ እንሂድ። እሁድ ጠዋት ላይ ተነስቼ የት እሄዳለሁኝ መጀመሪያ ልክ እንደወትሮ ስፖርት ሰርቼ ሻወር ገላየን ከተጠብኩ በኋላ ቁርሴን ሳልበላ በፊት የት እሄዳለው? ቤተክርስቲያን ሙስሊም ከሆነ ደግሞ መስጊድ እኔ አሁን ክርስቲያን ስለሆንኩኝ ቤተክርስቲያን እሄዳለሁኝ። ቤተክርስቲያን ከሄድኩ በኋላ ሄጄ ጸሎት አድርሼ እመልሳለሁ ለቤት ቤት ከተመለስኩ በኋላ ቁርስ እበላ እና ምን አደርጋለሁ? እሁድ ቀን ስለሆነ ሁለት ላይ ንገር ነው የማደርገው። አንዳንዴ በልጆቼን ባለቤቴን ሄዤ ወደ መዝናኛ ካባቢ ወስጄ መዝናኛ ቦታዎች ጋር አዝናናቸዋለሁ። ሁለተኛ ደግሞ የማደርገው ምን አደርጋለሁ የያዝኩትና ፍራንክ ወይም ገንዘብ ሊሆን ይችላል። ደግሞ ምግቦችን ሰርቼ የኔ ብጤ ወይም ደግሞ ለማኝ ይበላል አለ አይደለ ደሃ ሰዎችን እየዞርኩ ምን አደርጋለው? ምግቦች እሰጠለው ማለት ነው። ምግቦች እሰጣለሁኝ ወይ ብር ምጽዋት ደግሞ እሰጣለሁ ማለት ነው። እና የታመሙትን አለ አይደለ ታሞ በስራ ምክንያት እጄ ያልጠየኳቸው ዘመዶቼን ሊሆን ይችላሉ ጓደኞቼን እነሱ ብቻ ሳይሆኑ ሌሎች ማላውቃቸው ሊሆኑ ይችላሉ ሰፈር ውስጥ ያሉትን ህሌ ምን አደርጋለሁኝ? እጠይቃለሁ ማለት ነው። ምግቦችን ጁስ የተለያዩ ለስላሳ መጠጦችን ይዤ እጠይቃቸዋለሁ። ብተመሳሳይ እንደዚሁ ለምሳሌ የታሰሩ ካሉ ጓደኞቼ ቤተሰቦቼ ወይ ደግሞ ማላውቃቸው አሉ አይደለ ግን በአካባቢው አሉ ሊሆን ይችላሉ ብቻ እንደዚህ የታሰሩ ሰዎችን ህጄ ምን አደርጋለሁ? ከፖሊስ ጠቢያ እጠይቃቸዋለሁ ማለት ነው። እና አጽናናቸዋለሁ ያው ሁሉ ነገር እንደሚያልፍ እና ደግሞ በዚ ማዘን እንደሌለባቸው እና ደግሞ ያው መበርታት እንደሌለባቸው ምን አደርጋለሁ እነሱን አበረታታለሁ አጠናክራቸዋለሁ ማለት ነው። እና ልክ እንደዚህ እንደዚህ እያረኩኝ የተለያዩ ተግባሮችም ያሉት ማነው? ይሄ አንዱ ነው። ሁለተኛው ደግሞ ቅድም እንዳልኩት ልጆቼን ቤተሰቦቼን ሁሎችን ይዤ ገበያ እንትን መዝናኛ ቦታ ሄጄ አዝናና አዝናናቸዋለሁ ማነው? ከዛ መልሼ እምረጋለሁ ሰኞ ወደ ስራ ልገባ ስለሆነ ሰኞ የምሰራቸው ስራዎች ማታ አካባቢ ላይ ቁጭ ብዬ እጽፋለሁ ማለት ነው። ሳምንቱን ሁሉ ከሰኞ እስከ አረብ የምሰራቸውን ስራዎች ምን አደርጋለሁ? በደንብ በቅደም ተከተል የሚቀድመውና የሚከተለውን እጽፋለሁ ምናምን አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄያችን ደግሞ ማቅረቢያ ማድረግ ትችላለህ ነው የሚለው አዎ እችላለሁ። ብዙ ጊዜ ደግሞ አደርጋለሁ። ለምሳሌ መቅረቢያ የሚባለው እንደ ኢትዮጵያ አገላለጽ ምግብ አሁን ስንበላ እኛ መቅረቢያችን ሳህን ትሪ ይባላል ወይም ደግሞ ጎማ ሳህም ማለት ነው። ምንድነው እሱ? ምግቡ የምናደርግበት ወጥ መምናምን ብዙ ጊዜ ስለምንመገብ ወጡ ሌላ ነገር እንዳይነካ እንዳያበላሽ ምናምን ነገር እናደርጋለን። በመቅረቢያ እና አቅርበን እንበላለን ማነው ይሄ አንዱ መቅረቢያ ነው። ሁለተኛው ደግሞ መቅረቢያ የሚባለው እንደኛ አነጋገር። ብዙ አሁን ለምሳሌ ልብሶችን ምናምን ስናጥብ ልብሶች ወጥተው ከውጭ ይቀመጣሉ ከውጭ ሲቀመጡ ግን ዝም ብሎ አይደለም የሚቀመጡት እና ምን እናደርጋለን የተለያዩ እቃዎች አሉ ልብሶችን ምናጠራቅምበት ማለት ነው። እና እነሱ እነሱን እንደ ማቅረቢያ እንጠቅማቸዋለን። እና የተለያዩ ነገሮችን እንጠቅማለን አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄዎችን ደግሞ ማብሰል ትችላለህ ነው የሚለው አዎ ማብሰል እችላለሁ። የተለያዩ ምግቦችን አመስላለሁኝ ለምሳሌ እንደ ሽሮ ድንች ወጥ። እንደ ስጋውጥ ድሮውጥ ሰራላጣ ቆስጣ የተለያዩ ምግቦችን እናበስላለሁ እና እስኪ ማብሰል እንዴት እንደቻልኩኝ ልንገራችሁ። በፊት ልጅ እያለሁኝ ከነጠብቶች ጋር ይኖርኩኝ ያለሁኝ እናቴ ትሰራለች ወጥናም እና የትላንት ስራዎች ስለሚሰራ እሷ ለማን ጊዜ እያልኩኝ እናደርጋለሁ ቀርብ ብዬ ከንብጀው ጥቅም ጥቅም የምሰራውን አያታለሁኝ እሳትን አምስጠፋ እሳቱን እንደጠፋ አሸፈርፋለሁ። አንዳንዴም በስተው እንጠቀማለን ግን ብዙ ጊዜ በምርጫ ነው የምንጠቀመው በክሰል እና ያን ክሰል ስንጠፋ አሰባርፋለሁ። ማነው እና በዛን ሰዓት የምትሰራውን ስለማይ እሷ ምናምን ብድክ ማስሰዓት እንደ እሷን ለማሳረፍ ይሄ የተለያዩ ምግቦችን እና አወስዳለሁ። ማነው ለምሳሌ ያኔ የመጀመሪያ ላይ እኔ ሳበስል ያበሰልኩት ምንድነው ሽሮ ነበር ሽሮ ትንቀሳቀስ የሚል እንደሚሰራው በምን ኢትዮጵያ መጀመሪያ እኮ አይጣዳል። መጀመሪያ ሽንኩርት ይከተፋል ከዛ በኋላ ሽሙርት ተባባለ ዘይት ይጋበታል። ዘይት እና ሽቡርት በአንዱ ድስቱ ላይ ይጣዳል ከዛ ትንሽ እንትን እንዳለ እንደጠቁላላ ውሃ አድርገን ሽሮ ቀምረን ሽሮን እናበስላለን እዛ በኋላ ጨምረን እናውቃለን ማነው ስለዚህ ቀላል ስለነበረ እናደርጋለን እሱን እሱን እየሰራሁኝ። ትንሽ አሳርፋት ነበረ ከዛ ከፍ የሄድኩ ሲሄድ ድንች ወጥ አለ አይደለ ድንች መላጥ እንደዚህ ምናምን መስራት ጀመርኩ ማለት ነው። ከዛ በኋላ ትምህርት ገባሁኝ ትምህርት ስገባ እኔ አክል ስራ አልሰራም። ከዛ ከስራ ከተመረቁ በኋላ ለራሴ መኖር ጀመርኩኝ ማነው ዳራሲያዊ መኖር ትጀምር መጀመሪያ ላይ ሰራተኛ መቅጠር አቅሙ አልነበረም ምንድነው የማደርገው ራሴ ነበር የማመስለው። ወይም ደግሞ ውጭ ምግብ ነበር ግን ተቤት ሳበስል ለራሴ ነው የማመስለው እና ሳበስል ብዙ ጊዜ ምግቦች መመስለው በተረጋጋ የሚሰበስል የነበርኩት ሩዝ ማለት ሩዝ ነበረ የመጀመሪያው ካዛ ደግሞ ምስር በጣም ሞዶ ምስር ምስር አሁን ብዙ ጊዜ ሲበስ እንደምን ማበስ ላይ ነበርኩት። ሽንኩርት እከትባለሁ በዘንበራ ብር እድስ ውስጥ አጥባለሁ እዛ ሽንኩርት ከትፌ ብረድ ውስጥ አጥባለሁ እዛ ያንን ምድጃ እጥረዋለሁ ማነው ከጠርክ በኋላ ትንሽ እንደ ጨሰ ምናምን ያደርጋሉ ዜታ አርክብታለሁ ከዛ እውሎትን አውሏልና እዛም እናደርጋለን በረበሬ አድርግበታል ማነው በርበሬው ሽንኩርትና ዘይቱ ትንሽ እንቅስቃሴ አለና እንደመጥቆር ካለ በኋላ እናደርጋለን ትንሽዬ ውሃ ጭምር አደርግበታለሁ። ከዛ መስሩን ዋጥብና ምስጭጭ የጀመረበት ክድኜ ትንሽ ደቂቃ ከሃያ አስራ ሰላሳ ደቂቃ እንዲህ ወስድ አደርገዋለሁ ማነው ከመሰለ በኋላ ጥርጭት ጨምሬ የተለያዩ ነገሮችን ጨምሬ የሚጠፍቱ ቀን መጠቅሞችን ጨምሬ አደርጋለሁ። አወጣዋለሁ ማነው እና እንዲህ አድርጌ ምን አደርጋለሁ እምግብ ነበረ ማነው ከዛ ትንሽ ከፍ ማለት ትምህርት እና በጣም ሚስት አገባው ወይም ትራር ባለታር ነው የምንለው። እንደዛ ሰውን ደግሞ አላበስልም አያክልም አንዳንድ እዚህ አልፎ አልፎ ባለቤቴን ለማሳረፍ ምናምን ሲደግማት ወይ ደግሞ ከእሷ ጋር እንደዚህ ለመጫወት ለመደዘት አለ አይደለ እሷ ጋር ብዙ ጊዜ ሰው ጋር እንደዚህ በሚስቱ ሰዎች እኛ እኛ ጋር ጊዜ ማሳደድ ላይ የሚፈልጉ ያንን ነገር እንዲሳካለት ወይም ደስ ይላት ብዬ አብረን ከስራ ቀረች ሊሆን ይችላል። የተጫወተ ምናምን ነገር ምግብ አብረን እናበላለን አብረን እንበላለን አንውና በዚህ የህይወት መንገድ ላይ ማውሰል እጫለሁ ማነው እና አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬው ጥያቄያችን ደግሞ ቅርጫት አለ ነው የሚለው። አዎ ቅርጫት አለኝ። ምክንያቱም ለብዙ ነገር እጠቀምበታለሁኝ። አሁን በፊት እኛ እናትና አባቶች ኢትዮጵያ ውስጥ ያሉት አሉ አይደለ እንደ ኢትዮጵያ ገጠራማ ክፍል ላይ ቅርጫት ለምን ይጠቀሙታል በመጀመሪያ በዓል ምናምን ሲቀርብ ስጋ በሬ ይታረድና በሬውን ሲካፈሉ ወደ ቤት ያንን የተካፈሉትን ስጋ ወደ ቤት ይዘው ሲሄዱ በፊት ፌስታል ዘንቢል ማንምን ስላልነበረ ነበረ በምንድነው ይዘውት የሚሄዱት በቅርጫት ነበረ። እንደውም እንደ ኢትዮጵያ ባህል አባባል አለ የሆነ ብዙ አባባሎች አሉ። እንደ በቅርጫት ተከፍፈሉት ይባላል። ምክንያቱም ምንድነው የተከፍሉትን ነገር የሚወስዱ ምንድነው በቅርጫት ነው ማለት ነው። ከዛ ከፍ ሲል ደግሞ ገበያ ይዘው ሲሄዱ የተለያዩ ነገሮች ለምሳሌ እንቁላል ወስዶ መሸጥ ሲፈልጉ የተለያዩ ምግቦች አሉ አይደል አሁን ቅቤ ምናምን የተነጠረ ቅቤን በሆነ እቃ አድርገው ጠቅልለው ምናምን ነገር በቅርጫት ውስጥ ያስገቡትና ቅርጫት ውስጥ ቅጥጫቱን እንደምን ያገለግላል እንደ ዘንቢል ማለት ነው። ወይም ደግሞ ወንድ ፌስታል ያገለግልና ጠንካራ ነበረ ከዛ እሱን እመነ ይወስዱታል ማለት ነው ወደ ገበያ። እና በድሮ ሰዓት ለዚህ ለዚህ ያገለግል ነበረ። እሱ ብቻ አይደለም፤ ደሮ አሁን ለምሳሌ ደሮ አርባታ ላይ ሰዎች ደሮ ደሮ ያረቡና ገበያ ላይ ወስደው መሸጥ ሲፈልጉ ምን የደርጉታል ማለት ነው በቅርጫቸው ይወስዱታል ማለት ነው። እና ይሄ በጣም ጥቅም ያለው እቃ ነበረ በሰአቱ። አሁን ያን ያክል ብዙም የለም አልፎ አልፎ ነው ያለው። እስቲ ግን ስለ ቅርጫት ትንሽ ነገሮችን እንበል። ቅርጫት ማለት በጣም ደስ የሚለው ነገር ጎኑ የሚሰራበት እቃ በጣም እርካሽ ነው። አንደኛ በአካባቢው የምናገኘው ነገሮች ነው የምንሰራው። ሁለተኛ ደግሞ ያን ያክል ዋጋ አናወጣበትም። ሶስተኛ ደግሞ ቅርጫትን ስንጠቅም እኛ ያን ያክል አሁን ለምሳሌ ፌስታል ወይ ዘንቢል የሆነ ከባድ ነገር ብን ብንይዝበት ምን ይላል ይሄ የሆነ የመቀደድ ወይም ደግሞ እንትን የመተርተር አይነት ባህሪ አለው። ቅርጫት ግን ዝቅተኛ ነው የመተርተር እና የመቀደድ ምናልባት እንትኑ። ምክንያቱም ካላረጀ በስተቀር በሆነ ነገር ቶሎ እንደዚህ አይበላሽም ማለት ነው። እና በጣም ደስ የሚል ነው ያነ ባህሪው። ሁለተኛ ደግሞ ቅርጫት ስንጠቅም አንደኛ የድሮዎቹን ሰዎች እናስታውሳለን። አለ አይደል የራሳችንን ባህል እናስታውሳለን። አሁን ቅርጫታውን በጣም ጥቅሙ ነገር ምንድን ነው መሰላችሁ ፌስታል አሁን ስንጠቀም የአካባቢውን ገጽታ ያበላሻል። ምክንያቱም ፌስታሎች ብዙ ስለሆኑ ቶሎ ቶሎ ይገዙና ወደ ውጭ ይጣላሉ ምናምን ከዛ የአካባቢውን ገዝታ ያበላሻሉ በጣም ቆሻሻ ይሆናሉ። እንደዚህ ያለ አይደለ መንገድ ላይ ምናምን ነገር ያስቸግራሉ በጣም እየበዙ ማለት ነው። ቅርጫት ግን አንደኛ አንድ ቤት ውስጥ ብዙ አይጠቀሙም ትንሽ ነው። ምክንያቱም ቶሎ ስለማይበላሽ ወይም ደግሞ ተሎ ስለማይፈርስና ስለማይቀደድ አንድ ቅርጫት ለብዙ ወራት ሊጠቅም ስለሚችል ምን ያደርጉታል ማለት ነው? ያንን ቅርጫት በምንጠቀምበት ሰዓት የአካባቢ ጽዳት እንደተጠበቀ ነው። የአካባቢው ምናምን እንትን አይበላሽም ማለት ነው። መልኩ ምናምን ነገር ልክ አሁን ፌስታር እንደምንጠቀምበት ዘመን። በርግጥ አሁን የኢትዮጵያ መንግስት ፌስታልን ከልክሏል። ሁለት ሺህ አስራ ስምንት ጀምሮ ማለት ነው። እሱ ብቻ አይደለም። ቅርጫትን ስንጠቀም ምናልባት አሁን ታረጁ ፌስታል ተረጁ አውጥተን እንጥለዋለን። ቅርጫት ሲ ሲያረጅ ምን እናደርጋለን በድሮስ በድሮ ጊዜ ስለነበረ እንጀራ ምናምን የምናበስለው ወይም እንጀራ የምንገግረው በምጣድ ነው እና ምጣድ ደግሞ ማገዶ ይፈልጋል። ማገዶ ማለት የተፈለጠ እንጨት ማለት ነው። እዛ እናቶች በሚጋግሩበት በሰአት ያረጀ ወይም ደግሞ ጥቅም ላይ ምን ተመልሶ ሊውል የማይችለውን ቅርጫት እንደዚህ እጥፍጥፍጥፍ አድርገው እሳት ውስጥ ያስገቡታል ማለት ነው። ከዛ በዚሁ ምን ሆነ ማለት ነው ለማገዶነት አገለገለ ማለት ነው። እና በጥቅሉ ቅርጫት ማለት በጣም በእርከሽ ዋጋ ልናገኘው የምንችል። በአካባቢያችን ልንሰራው የምንችል እኛ። በጣም ጠንካራ እና ተፈላጊ እቃ ነው። በጣም እኔ አለኝ። አሁን እየኖርኩትያለው አለኝ እጠቀመዋለሁ። አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄያችን ደግሞ እሳት ለማንደድ ምን ትጠቀማለህ? ነው የሚለው። እሺ እኔ የምጠቀማቸውን አንድ በአንድ እስኪ እንዘርዘር። ከድሮ እንጀምር ከድሮ የኢትዮጵያ ባህል እንጀምር ኢትዮጵያ በፊት በፊት እሳት የምታነድ የነበረችው እንደአሁኑ ክብሪት የተለያዩ ቤንዚል ምናምን ባልነበረበት ሰዓት ድንጋይና ድንጋይን በማፋጨት ነበረ። ድንጋይና ድንጋይን ስናጋጨው ትንሽዬ ብልጭታ ይኖራል ማለት ነው። ስለዚህ ምን እናደርጋለን ሳር ነገር እናመጣና ደረቅ ሳር እዛ ሳር መሃል ምን እናደርጋለን ድንጋይ እና ድንጋዩን እንዲፋጩ ወይም ደግሞ እንደዚህ ድንጋዩን ድንጋዩን እናሸዋለን ማለት ነው። ያኔ ትንሽዬ ጢስ ይወጣና በዛውም እሳት ይያያዛል ማለት ነው። ይሄ በጣም የድሮ አባቶች እና የጥንት ነበረ። ያኔ ቴክኖሎጂ ምንም ነገር ባልነበረበት ሰዓት ማለት ነው እና በጣም አድካሚ አሰልቺና በጣም ደግሞ ጉልበት የሚወስድ ነበረ እና ደግሞ በቀላሉ እና በፍጥነት ደግሞ ልናደርገው የማንችለው በጣም ጊዜ የሚወስድ ነበር እና ግን በሰአቱ ይሄ ነበረ እሳት ለማንደድ የምንጠቀመው። ነበር ማለት ነው በድሮ ጊዜ። ከዛ ከፍ እያለ መጣ። ከፍ እያለ ሲመጣ ደሞ ምን ሆነ ትንሽዬ እንጨት አለች። እዛ አሁንም እንጨት አለ እንጨትና እንጨት ደግሞ እንደዚህ መጣ። ድንጋይ በጣም አድካሚ ነበር። አሁን ደግሞ እንጨትና እንጨት ምን ያደርጋሉ መሰለህ እንጨቱን ክብ ያደርጉና ከዛ ክብ የሆነው መሃል ትንሽ እንጨት ያስገቡና እንጨቱን እንድና ወድና ወዲህ ያሹታል ማለት ነው። ሲያሹት ቀስ ቀስ ቀስ እያለ ገለባ ውስጥ የሆነች አሳት ነገር ይወጣል ማለት ነው። በሱም ነበረ። እሱም ልክ እንደነበረው እንደ ቅድሙ አድካሚና አሰልቺ ነበረ ማለትነው። ከዛ ወደምን መጣ ወደ አሁኑ ማለት ነው። ቴክኖሎጂ ወደ መጣበት ቴክኖሎጂ ሲመጣ በጣም ህይወት ቀለለ ምን መጣ ክብሪት መጣ ማለት ነው። ክብሪት ማለት ትንሽዬ እንትን ናት። ከጫፏ ላይ የሆነ የሚቀጣጠል አይነት የተቀባ አላት። እና ያንን ስናገናኘው በቀላሉ ምን ይሆናል እሳት ይፈጠራል ማለት ነው። ወይም እዛ እሳት ቢፈጠር ምን እናደርጋለን ማንደድ የፈለግነውን እንጨት ምናምን እናነድብታለን ማለት ነው። ግን አሁንም ያቺ ብቻዋን ምን ልትሆን አትችልም ላታነደው ትችላለች። ስለዚህ ምን ምን እንጠቀማለን መሃል ላይ ፌስታል አለ አይደል ገበያ ሌላውን እቃ ስንገዛ የምንቀበለው ፌስታል እና ያን አግልግሎት ከጨረሰ በኋላ ለዚህ ለዚህ ሙያ እንጠቀመዋለን። ምክንያቱም ፌስታል እሳት ሲነካው በባህሪው ይቀልጣል። እየቀለጠ ያበራል እና እየቀለጠ ሲያበራ ቶሎ ያለመጥፋት እድሉ ከፍተኛ ነው ማለት ነው። እንደሱ ከሆነ ደግሞ እንጭትና እንጨቱን የማያያዝ እና የማ እንትን የማንደድ እድሉ ከፍተኛ ነው። ስለዚህ ፌስታሎችን የተለያዩ ከለመደሪያዎችን ከለመደሪያ ማለት ከመኪና ጎማ የሚቆርጠው ጥቁር እንትን ነው ጎማ ነው። ማለትም ከአለቀ ጎማ ማለት ነው አገልግሎት ከሌለው። ከእሱ እሱን ተጠቅመን ምን እናደርጋለን የኔ እናቴ ምናምን ወይም እኔ ስጠቀም የማደርገው እሱን ነው ማለት ነው። ገጠራማ አካባቢ ስሄድ እሱን ለተጠቅመን እናደርጋለን እናነዳለን ማለትነው። እሱ ብቻ አይደለም ለምሳሌ ይሄ ቀለል ያለና በአካባቢያችን የምንጠቀመው ነው። አሁንም ይሄ ምናልባት በጣም የሚያስቸግረን ከሆነ ደግሞ በጣም ዘመናዊ እና ቀላል አለ አይደለ ምንም ያን ያክል የማይከብደን ቤንዚን ነው የምንጠቀው ማለት ነው። ቤንዚን በርግጥ በጣም መጥፎ ነገር ነው ቤት ውስጥ አሁን ስናስቀምጥ ግን ለዚህ ለዚህ ነገር በጣም ጠቃሚ ነው። ቤንዚን ማንደድ የፈለግነው እንጨት ላይ አስቀድመን እንቀባዋለን። ከዛ ክብሪት ልክ እንደጫርንበት በፍጥነትና በቀልጣፋ ሁኔታ ወዲያውኑ እዳል ማለት ነው። እና ይሄ ይሄን ምንድነው መንገዶችን እጠቀማለሁ ማለት ነው አመሰግናለሁ።

ሰላም ጤና ይሰጥልኝ እንዴት ናችሁ የዛሬ ጥያቄያችን የስልክ ባትሪ ምን ያህል ይቆያል ነው የሚለው? የስልኬ ባትሪ ብዙ ጊዜ እንደ የአጠቃቀሜ ይወሰናል። ለምሳሌ ቀኑን ሙሉ የ በ ዋይፋይ ወይም ደግሞ በዳታ ማህበራዊ ድረ ገጽ ላይ ያሉትን ነገሮች ስመለከት ምና ምን ከዋልኩኝ ስልኬ ባትሪ የማለቅ እድሉ በጣም ከፍተኛ ነው። ምክንያቱም ዳታ ወይም ደግሞ ኦንላይን ኢንተርኔት ብጠቀም በጣም ባትሪዬን ይጨርሳል። ደግሞ ለምሳሌ ዝም ብዬ አሁን ሳነብ ከዋልኩኝ ወደ በፒዲኤፍ ሊሆን ይችላል አለ አይደለም መጽሐፍ ብቻ ሳነብበት ደግሞ ባትሪዬ ያን ያክል አያልቅም ማለትም ሶስት ቀን ምናምን ሊቆይ ይችላል። ዝም ብለን ስንጠቀም ማለት ነው። በምን በፒዲኤፍ አለ አይደል በማንበብ ምናምን ነገር መጽሐፍትም ብቻ ማነብ ከሆነ ያንያክል አይጨርስም ማለት ነው። እንደዚሁ በተመሳሳይ ደግሞ ለምሳሌ እንትን ንባቦችን እንዳልኩት ሁሉ ፊልም ምናምን ደግሞ ካየሁበት ለምሳሌ አሁን ረጅም ሰዓት አሁን ፊልም ካየሁኝ እንደዚሁ ስልኬ ምን ይላል ማነው ባትሪው ቶሎ ያልቃል ማለት ነው። እና እንደኔ አጠቃቀም እና እንደኔ አያያዝ ይወሰናል ማለት ነው። ለ ለምሳሌ አሁን አሁን ይሄን እንዳልኩት ሁሉ የስልክ ደግሞ ባትሪው አይነቱም ይለያያል ለምሳሌ ጥሩ ስልክ ስንይዝ ባትሪው አሪፍ ነው የሚሆነው እና ደግሞ የተሻለ ይቆያል። ጥሩ ያልሆነ ስልክ ካልያዝን ደግሞ ወይም ደግሞ በጥራት ዝቅ ያለ ስልክ ከያዝን ደግሞ የን ያክል ላይዝልን ይችላል አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬው ጥያቄያችን ደግሞ ሰዎችን በአይን ትመለከታለህ ነው ሚለው? አዎ እመለከታለሁ ምክንያቱም መጀመሪያ አይን የሚባለው ነገር እኛ የተሰጠን ነገሮችን ሰዎችን ል ልንመለከትበት ነው ልን ልንለይበት ነው። እና አንዱ አላማው አይን ምንድነው ሰውን ለማየት ማለት ነው። ግን ሰውን ሳይ ብዙ አይነት እይታዎች አሉ ለምሳሌ አኩርፌ ወይም ደግሞ በሰውዬ መቀየሜን በአይኔ ብቻ ባተያየ ልገልጽ እችላለሁ። አይቼ ብቻ በዛ ሰውዬ ደግሞ መኩራቴን ልገልፅ እችላለሁ። ያን ሰውዬ የሆነ ነገር አድርጎት ሆነ በአይኔ እይታ ብቻ እና ደግሞ በፈገታዬ ብቻ ምን አደርጋለሁ ምን ላድርግ እችላለሁ። በሰውዬ መቀየሜን በአይኔ ብቻ ባታየው ምን ልገልጽ እችላለሁ። አይቼ ብቻ በዛ ሰውዬ ደግሞ መኩራቴን እገልጽ እችላሻለሁ ያን ሰውዬ የሆነ ነገር አድርጎት ሆነ በአይኔ እይታ ብቻ እና ደግሞ በፈገታዬ ብቻ ምን አደርጋለሁ ምን ላድርግ እችላለሁ። ለዛ ሰውዬ ለዛ ሰውዬ ስራ እንደተገረምኩኝ እንደዚህ ሁሉ አስቀያሚ ስራ ከሰራ። ደግሞ ሰው ስናፍቀን እና ያንን የናፈቀን ሰው ደግሞ ስናገኘው የአይናችን እይታ እሱ ስንመለከተው ይለያያል። ሌላውን ሰው ከምናይበት ምክንያቱም የመናፈቅ እይታ አለ አለ የሆነ ሰው ስናየው የናፈቀን ስትሆን ከአይናችን የሆነ አይናችን ስልብልብ ይላል እንዴት በትክክል አያየውም ማለት ነው። እንደዚህ ያለ አደለ በቃ እልም እልም ማለት እንትን አለው ማለት ነው። እና አይንም ተጠቅሜ ምን ልል እችላለሁ። ነገሮችን ለሰዎች ላስረዳና ላብራራ እችላለሁ ማለት ነው። ለምሳሌ በሰዎች አሁን የመጀመሪያ ሰሙን ሲዋደዱና ሲፋቀሩ የሆነ ወንድ ለምሳሌ አንዲት ልጅ ቢያፈቅራት በአይኑ ሙሉ ሙሉ ላይመለከት ይሻላል ሊያፍራት ይቻላል። ይሄ ከህፍረት የተነሳ ነው። ያን አለማየቱን አለማፍረው ራሱ። ምን ያሳየን አንድ የአይን አምላካት ማነው? ልጅ እንደሚለው እንደተመለከተ ምንድ ነው መግለጫ ነው ማለት ነው። እና በአይን ትመለከታለህ ያልከው? አዎ ሰዎችን በአይን እመለከታለሁ። በተለያዩ ንጉሮች አደርጋለሁ አንደኛ እንደ ኢትዮጵያ በዓል አሁን ለምሳሌ ሰውን እያወራህ በአይን አብረህ ካላየሀው እንደመናቅ የሚታየው ለምሳሌ ሰውን እያወራህ ሌሎች ነገሮችን ዞረ ምናምን የምታይ ከሆነ ለዛ ሰውዬ ትኩረት እንደ ሌለህ ምናምን ነገር ነው የሚያሳየው። የሆነ እንግዳ አሁን ከቤት መጥቶ አንተን እያየህ እያወራህ እያለ አንተ ዝም ብለህ አዎ አዎ እያልክ ወደ ግድግዳ ወደ ላይ ነገር ወደ ግድግዳ ተሌቪዥን የምታፈጥ የምትመለከተው ከሆነ ለዛ ሰውዬ ክብር እንደሌለህ እንደማትወደውና እንደምትንቀው ነው የሚግልጸው እና ይሄ ወደ ፀብና ወደ አለመግባባት ይወስድሃል። ልክ እንደዚህ በተማሳይ እንደዚህ ደግሞ አንተ ለዛ ሰውዬ ያርጽ ስታወራ እንደዚህ አይን ለአይን የታየ እንደዚህ በስስት አይን እያየሁ ምናምን ነገር አሁንም አሁንም ቅድም አሁንም ቅድም አሁንም ቅድምም የምትመለከተው ከነ ደግሞ ይሄ ደግሞ የምንያሳየን ያንን ሰውዬ እንደምትወደው። ለዛ ሰውዬ ክብር ለዛ ሰውዬ ደግሞ የተለየ ስሜት እንዳለህ የሚመለከት ነው ማለት ነው። እና በአይንህ ብቻ ሰውን መጉዳት እና በአይን ብቻ ደግሞ ሰውን ማስደሰት ትችላል ማለት ነው። ለምሳሌ ብዙ ጊዜ አንዳንድ ስነምግባር የሌላቸው ሰዎች በአይናቸው ሰውን ይገላምጣሉ። ለምሳሌ ዝም ብለው አይን ማለት መሃል ጥቁር ወይም ደግሞ እንደየሀገሩ ይላያል ብቻ መሃል ላይ ብሌን አለች በብሌኗን ሳይሆን በነጩ ሰው ሲያዩት ምናምን እንደምንለው ኣለ አደለ ይሄ የምንለው ስሜት ነው። እና ከዚህ እንደዚህ እንደዚህ አይነት ነገሮች አሉ አመሰግናለሁ

ስላም ጤና ይስልን። የዛሬ ጥያቄያችን ደግሞ ምንጣፍ ላይ ትቀመጣለህ ነው የሚለው። አዎ ምንጣፍ ላይ እቀመጣለሁ። በመጀመሪያ ደረጃ ምንጣፍ አላማው እኛ አንጥፈነው አልጋ ላይ ሊሆን ይችላል ወይ ደግሞ መሬት ላይ ሊሆን ይችላል። እኛ እንድንቀመጥበት ነው ዋና አላማ ማለት ነው። እና ምንጠፍ ላይ እቀምጣለሁ። ተቀምጬ አቃለሁኝ። እስቲ ግን ስለ ምንጣፍ እናውራው። ምንጣፍ ማለት በፊት በድሮ ጊዜ እናቶች እና የኛ አባቶቻችን ኢትዮጵያ ውስጥ ምጣፍ አልነበራቸውም። ምንድን ነው የሚጠቀሙት የነበረው? ለመተኛት ወይም ደግሞ ለመቀመጥ የሚጠቀሙት እንስሳዎች ያረቡና እንትን ካረዱ በኋላ ምግቡን ወይም ስጋውን ይመገባሉ። ስጋውን ከተመገቡ በኋላ ቆደ ይቀራል የተገፈው ቆዳ። ያንን ቆዳ ምን ያደርጋሉ? ይወጥሩታል። በገመድ ይወጥሩትና በፀሀይ ያደርቁታል። ከዛ ያነ ቆዳ ተወጥሮ ከደረቀ በኋላ ሾጥ ያለና በሀብታም ሀብታም የሆነ ምናለባት በቅቤ ሊያሸው ይቻላል። ካልሆነ ግን ዝም ብሎ ራሱ ምን ያደርጉታል እንደ መቀመጫና እንደ ምንጣፍ ይጠቀሙታል ማለት ነው። ምንድነው ይሄ ብድሮ ጊዜ ነው። እና በጣም አድካሚ ነው ስራው። መወጠሩ ምናምን። እና ደግሞ ያን ያክል ምቾት የለውም። ምክንያቱም ቆዳ ላይ መተኛት ማለት የሆነ አለ አይደለ ግትር ያለ ነገር ላይ መተኛት ያን ያክል ለሰውነትም ለምንም ብቻ ምቹነቱ በጣም ዝቅተኛ ነው። እና በድሮ ጊዜ የነበረው ምንጣፍ ይሄ ነበረ። በእኛነትና በኢትዮጵያ ነበረ የሚተኙትም፣ የሚያነጥፉትም። የሚቀመጡትም እዛ ላይ ነበረ። ከዛ አሁን ላይ ግን ምን መጣ? ዘመናዊ ምንጣፍ መጣ ማነው። የተለያዩ አንሶላዎች ብርድ ልብሶች መጡ። እሱ ላይ ምን እንላለን እኛ እንቀመጣለን ማለት ነው። እና እንደዚህ ነው። አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ። ሌላው ጥያቄአቺን ደግሞ ምንድ ነው የሚለው ልዩ ችሎታህ ምንድነው የሚለው? እኔ ልዩ ችሎታዬ ሰዎች ማሳመን ነው። ሰዎች ማሳምን ስል ሰዎችን የተለያዩ ነገሮችን እንዲያደርጉና እኔ ያሰብኩት ነገር ደግሞ ልክ እንደሆነ ምናምን ለሰዎች ማሳመን መቻል ማለት ነው። ይሄ ደግሞ ይሄ ደግሞ በጣም ጥሩ ነገር በጣም ጠቅሞኛል። እስቲ ግን በመጀመሪያ እንዴት እንደማሳምን ልንገራችሁ ነው። እኔ ማሳመነው በመጀመሪያ አስቀድሜም ተምሬያለሁኝ ሳይኮሎጂ ወይም ደግሞ የስነ አይምሮ ማን ነው እንዴት እንደሚሰራ ምናምን ነገር እና ከዚህ ምንድነው የተማርኩት? የሰዎችን እንዴት መቆጣጠር እንዳለፉኝ ሰዎችን ደግሞ እንዴት እኔ የማስበውን ነገር እንዲያምኑና እንዲከተሉ ማድረግ እንደምችል ብዙ ነገር ተምሬያለሁ ማለት ነው። እና የሆነ ሰው ሳገኝ አሁን መጀመሪያ ምን አረጋለሁ ልክ እንዳየሁት ትንሽ ትንሽ ደቂቃዎች ፊቱን ምናምን የሚያደርጉትን የሚያደርገውን አክት እና እንደ ተግባር እና የሚያወራውን ነገር አዳምጣለሁ። ካዳመጥኩ በኋላ እንደ ሰውየው ንግግርና እንደ ሰውየው ድርጊት የተለያዩ ምግባር ተግባሮችን አደርጋለሁ ማለት ነው። እና ከዛ መካከል ለምሳሌ አንድ ሰው አሁን ገበያ ላይ የሆነ እቃ ሊገዛኝ ፈለጎ ግን ትንሽ ግራ ቢገባውና ስለዛ አቃ ደግሞ እርግጠኛ ባይሆን ያንን ሰውዬ እንዴት ማሳመን እንደለብኝ እኔ ራሴ አውቃለሁ ምናምን መጀመሪያ ምን አረጋለሁኝ። ስለ እቃው ጥሩነት አወራዋለሁኝ ግን እዚህ ጋር ስለ አቃው ጥሩነት ብቻ ስናወራው አንዳንዴ ሰዎችን የሚበሉት እንዴት ነው? ያን ገዥው ምን ምን ብሎ ያስባል? እኛ እንድንገዛው ብቻ አለ አደለ ስሚፈልግ ፈልግ ስለምንፈልግ ብቻ ይመስለዋል ግን ይሄ ነገር እንዳያስብ አስቀድመን ምን አናደርገዋለን ሰውየውን ስለ ዋጋው እናወራዋለን። ዋጋው ይሄ ይሄ ነው እኛ ደግሞ ይሄ ነው እኛ ደግሞ ይሄ ነው እንለውና በዚህ አረ አንተ እኔን ካላመንከኝ ወይ ደግሞ ይሄን ካልተመቸህ እስኪ ገበያ ቦታ ላይ ሄድና ዞር ዞር ብልህ ፈለገህ አይ ምናልባት ያኔ እኔን ታምነኝ ይሆናል ብለህ ብዬ አወራዋለሁ። ይሄ የማወራው ለምንድነው? አንደኛ ያን ሰውዬ እኔ እንዲህ ብዬ አወራሁት ማለት እኔ የኔ ያክል ሰውየው ቢገዛኝም ባይገዛኝም ግድ እንደሌለኝ አሳየዋለሁ ማለት ነው። ይሄ ማለት ምን ማለት ነው? ብዙ ጊዜ ገዢዎች ምን ብሎ ነው የሚያስቡት? እኛ ሻጮችን ሁሌ እኛ እነሱ እኛ እንዲገዙን እንጂ የነሱ ምኑ ነገር ግድ እንማይሰጠን ነው የሚያስቡት ግን እኔ ደግሞ በተቃራኒው ይሄ ነገር ጥራት አለው ቆንጆ ነገር ነው ብገዛው ለአንተ ይጠቅምሃል። ከዚህ ከዚህ አንፃር ላንተ በጣም ቆንጆ ነው ከዚህ ከዚህ አንፃር ደግሞ ሊጎዳህ ይችላል ግን አንተ እንደዚህ አድርገህ ከተጠቀምከው ደግሞ ጥቅም ላይ ልታዉለው ትቺላለህ እና ዋጋው ደግሞ ይሄ ነው። እምቢ ካልክ ግን ወጥተህ እይ እኔይ ስንለው በቃ የመግዛት እንትን እድሉ በጣም ከፍተኛ ይሆናል ማለት ነው። እና እንደዚህ እንደዚህ አይነት ነገሮችን ሰው ለምሳሌ ይደብረው ለምሳሌ ይሄ የማሳመን ነው ቁጣ ደግሞ የኔ ችሎታ ደግሞ ምንድነው? ሰውን ማዝናናት ለምሳሌ ሰው ለምሳሌ ደብሮ ታየሁኝ የሆነ ነገሮችን ፈጥሬ የሆኑት ቀልዶች ተናግሬ ምናምን ነገር ያንን ሰውዬ ማሳቅ ማዝናናት እና ደግሞ ደስተኛ እንዲሆን አደርጋለሁ ማለት ነው። ይሄ አንዱ የኔ ቺሎታዬ ነው። ሲቀጥል ደግሞ ሰው መግባባት ሰው መግባባት ደግሞ በጣም ጥሩ ነው። አንደኛ ሰውን ስግባባ ብዙ ጓደኛ ታገኛለህ ብዙ ጓደኛ ስትገኝ ደግሞ ጥቅምም ጉዳት አለው ግን አንተ ታወክበትና የተሻለ ነገር ታረክበት ጥቅሙን በጣም ጥሩ ነው ማለት ነው። ስለዚህ ተግባቢነቴ የኔ ልዩ ችሎታዬ ነው ማንኛውም አዲስ ሰውም ባገኝ እንዴ ቀለል አድርጌ ሰላም ብዬ ምናምን ነገር እግባባለሁ ማለት ነው እና የኔ ልዩ ችሎታዬ ይሄ ነው ማለት ነው። ከስነ አይምሮ ጋር በተያያዘ ማለት ነው ቀጣዩ እኔ ችሎታይ ደግሞ ምንድነው? ነው እንትን ነው ማስተካከል ነው። የተበላሸ ነገር ነው ለምሳሌ ብዙ ጊዜ እንደ ስልክ እንደ ላፕቶፕ እንደ ቴሌቪዥን ያሉትን ነገሮችን ምን አደርጋለሁ አስተካክላለሁ ማለት ነው። ቢበላሹ ምክንያቱም እንትን ስላጠናሁኝ ሶፍትዌር ኢንጂነሪንግ እና መካኒካል ኢንጂነሪንግ ስላጠናሁኝ እነዚህ በጣም ቀላል ነገሮች ናቸው እና ይሄ የኔ ቺሎታየ ነው። ለምሳሌ የሆነ ሰው ስልኩ ቢበላሽበት እኔ ቀለል አድረግዬ ከዛ ሰውዬ የተሻለ መንገድ ላስተካክለው እቺላለሁ። የቤተሰቦቼ ቴሌቪዥን ሰዓት ምናምን ነገር አለ አይደለ ሲስተሙ ቢበላሽ እና መስራቱን ቢያቁም እኔ አስተካክለዋለሁ ማለት ነው። እና የኔን ልዩ ችሎታዎቼ እነዚህ ናቸው አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄያችን ደግሞ ኮኮቦችን መመልከት ትወዳለህ ነው የሚለው? አዎ ኮኮቦችን መመልከት በጣም እወዳለሁ በተለይ በሌላት ጨለማ ተነስቼ ከቤቴ ካአልገዬ ተነስቼ ከቤት ወጥቼ ዝም ብዬ ሜዳ ላይ አለ አይደለ ወይ ደግሞ ከቤት ጣራ ላይ ወጥቼ ያሉት ኮኮቦች መመልከት እና ኮኮቦችን መቁጠር በጣም ያስደስተኛል። የመጀመሪያው በጣም ያምያስደስተኛል ነገር። ለምሳሌ የሆነ ጭንቀት ውስጥ ሆኜ ከሆነ ደብሮኝ ከሆነ። ነገራቶች ሁሉ አስጠልቶኝ ከሆነ ኮከቦችን ስመለከት። የተለያዩ ጨረቃዎች ምናምን እንዴት ሳይ ምናምን ጨርቃን ሳይ ኮከቦችን ስመለከት ምናምን ነገር። ምን እናያለሁ በቃ የሆነ ተስፋ ያለው የጭንቀት ምናምን ነገር ደግሞ የመጥፋትና ምናምን እድሉ በጣም ከፍተኛ ምክንያቱም። ተፈጥሮ ጋር መላመድ እና መግባት ለኛ በጣም ጠቃሚ ስለሆነ ማለነው። ሁለተኛ ደግሞ ብዙ ጊዜ ኮከቦችን የምመለከተው። ከምወዷቸው ሰዎች ጋር ሆኜ ለምሳሌ ልጅ እና ህፃን እያለነ እኛ ጎረቤት አካባቢ። ጓደኞቼ ነበሩኝ እና ማታ ማታ አብረን እያመሸን አብረን አካባቢ አንድ ቤት ስለምንተኛ እና ቀጣይ ብት ደግሞ ከሌላ ቤት ስለምንተኛ ብለን ብዙ ጊዜ እየተቀየርን ቤት ስለምንተኛ። ምን እናደርጋለን ማለት ነው ኮከቦችን አብረን እንቆጥራለን ማለት ነው። እና ጓደኝነት እና አለ አይደለ እንዲህ እየተጫወትነ እየተቀላለድነ ተረት ተረት እያወራን ምናምን ነገር ያሉት ነገሮች እንደዚህ እንደ ቀልድ እንደ ጨዋታ አድርገን ያወራን ምን እናደርጋለን? ኮከቦችን ማለነው መመልከት እንወዳለን ማለነው። እና በዛ የተነሳ እኔ ኮኮቦችን ወድጃቸው ቀርቻለሁ ማን ነው? እዛ ከፍ ስንል ደግሞ ከእጮኛ ምናምን ስንሄድ አሁን ፍቅረኛ ምናምን ስይዝ ደግሞ ኮኮቦዎችን አብረን እንመለከታለን ማለት ነው። ምክንያቱም ኮኮቦችን ስንመለከት አንደኛ አእምሮአችን ይታዳል ሰላም ይሳማናል ፍቅር ምናምን ነገር ይጨምሩናል ማለነው። እና አብሬ ከፍቅረኛዬ ጋር ኮከብ እየተመለከትኩኝ የተለያዩ ጉዳዮች መውራት እችላለሁ። ስለወደፊቱ ምን ምን ማድረግ እንደለብነ ስለ ትዳራችን መቼ መግባት እንዳለብነ። ስላለን ፍቅር ስለተለያዩ አሁን ለምሳሌ ስላሉ እና ጉድለቶች እና ጥንካሬዎች ምክንያቱም ሰው ከሰው ሲኖር። የሆነ ጉድለት ይኖሯል ያንን ጉድለት ደግሞ ሊያስተካክል የሚችለው ተጎኑ ያለው ሰው ሲያወራ ነው ማለነው። እና ተጎን ያለችኝ ፍቅረኛዬን። ምን ምን አለ የጉልበትሽ እኔ ማለት ላስታክላቸው ምችላቸው እና ንገረኝ እስኪ ምናምን ብዬ እሷን እንድነግረኝና ያንን ነገር ደግሞ ማስታ እኔ እኔ ደግሞ ማስታካከል አለብኝ። አለ ማለት እና ሁላ ምናረገው መቼ ነው? ኮኮቦችን ስንመለከት ማለት ነው ምክንያቱም ኮኮቦች ስንመለከት ሰፊ ጊዜ ይኖሩናል በጥልቀት እንደናስብ ነው ሚረዳነ ማለት ነው። ይሄ ጥቅሙ ነው። አንዳንዴ ደግሞ ኮከብ አሁን ብዙ ጊዜ የሚጠቅመው ለምንድነው? ለምሳሌ ለደራሲያን ለሳይንቲስቶች ምናምን ነገር ኮከብ መመልከት በጣም አዋጪ እና በጣም ጥሩ ነገር ነው። ለምሳሌ አንድ ደራሲ ሀሳብ ቢመጣለት ወይ ብቻውን ጫካ ሄዶ የሆነ ዛፍ አካባቢ ታለበት ሲያሰላስል ወይ ደግሞ ማታ ማታ ወጥቶ ኮከብን ሲመለከት ነው ምክንያቱም። መንፈስን ስለሚያድሱ መንፈስ ሲታደስ ደግሞ አእምሮ የተለያዩ ነገሮችን ያሰባል። እና ያኔ ልብ ወለድ ወይም ደግሞ ሳይንቲፊካሊ ነገሮችን ለማሰብ ለማንሰላሰል ለማገናዘብ በጣም ኮከብ መመልከት በጣም ያግዛልም። ይረዳልም ማለት ነው። እና ከዚህ አንፃር ኮኮቦችን አሪፍ ነው ማለነው። ለደራሲያን ሲቀጥል ደግሞ ለሳይንቲስት ሳይንቲስቶች ብዙ ጊዜ የተለዩ ችግሮችን ለመፍታት የሚያጋጥሙ ነገሮችን አለ አይደለ በጣም በህይወታችን እኛን ለኛን የህይወት ላይፍ ለማቅለብ ለመቅለል ደፋ ቀና ስለሚሉ። የነዛን ሀሳቦች ይመጣላቸውና የሚያስተካክሉት መቼ ነው? ኮከቦችም ምናምን ሲመለከቱ ብዙ ሀሳቦች ይመጣሉ ማለነው። በአእምሮ እና ከዚህ ከዚህ አንፃር በጣም ጠቃሚ ነው ማለነው። እና አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ ስራ አድካሚ ነው የሚለው? አዎ ስራዬ አድካሚም ቀላልም ስራ ነው። ግን እንደየስራው ግን ይለያያል ለምሳሌ አሁን የቀን ስራ የምሰራው ቢሆን። ኢትዮጵያ ውስጥ የቀን ስራ ይሰራል የቀን ስራ ማለት የተለያዩ የጉልበት ስራዎች ማለት ነው። እሱ በጣም አድካሚ ነው። ምክንያቱም ቀኑን ሙሉ ድንጋይ ስሸከም አሸዋውን ድንጋዩን ቀላቅዪ ድንጋይ ሳይሆን የድንጋይ የተሳበርን ድንጋይ ማለት ነው። እሱን ቀላቅዬ ሳቦካ አሸዋውን ደግሞ ተሸክሜ ሳመላልስ ስሜንቱም እንደዚህ ስትሸክም ሳመላልስ ቡልኬቱን ተሸክሜ ስደራደር። እሱ ብቻ አደለም። ውሃዎችን ስሸከም ሳመላልስ ያለ እረፍት ማለት ነው። ምክንያቱም ማርፈው ለምሳ ሰዓት ብቻ ነው እና ይሄ በጣም አድካሚና አሰልቺ። ግን እንደዛ የማደርገው ያው የግድ የምመሳሰልብኝ ነው። ማነው እና በጣም አድካሚ ነው ማለት ነው። ሁለተኛ ደግሞ የምስራ ስራ ለምሳሌ ትምህርት አሁን መምህር በሆነ ደግሞ መምህርነት በጣም አድካሚ ነው። ምክንያቱም ቀኑም ሄጄ ዛ ክላስ ተገባ በኋላ ለተማሪዎች በቃሌ ወይም ደግሞ ጽሁፍ ላይ መጀመሪያ እጽፋለሁኝ በእጅም በቾክ በቾክ ጽፍ በጣም እጅም የሚደክመኝ። ምክንያቱም እጅ አጥብቄ ስለሚይዘው እና ደግሞ ከ ከቦርዱ ጋር ደግሞ እንደ እያየሁኝ ስለምጽፈው እጄን ያመኛል ማለት ነው። ሲቀጥል ደግሞ ለተማሪዎች ሳስረዳ ምክንያቱም ሳስረዳ በጣም በክፍተኛ ስለምጮህ ስጮህ ደግሞ ከእኔ ሀይል ይወጣል ሀይል ስትወጣ ደግሞ እኔ ይደክመኛል ማለት ነው። እና በዛ በጣም አድካሚ በጣም የሚደክመኝ ስራ ደግሞ እሱ ነው። ሲቀጥል ደግሞ ተማሪዎች ተሰጣጥ አልገባቸው ደግሞ ደግሜ አሁንም አንድ ነገር እሰርዳቸዋለሁ። ማነው ስለዚህ ድጋሚ ድካም አለው እሱ ብቻ አይደለም። ለየግልም አይገባቸውም ለምሳሌ አንዱ ተባል ልገባው ይችላል። አንዱም ላይገባው ይችላል። እና ከዚህ ከዚህ አንፃር ምንድነው? በጣም አድካሚ ነው። ማን ነው አንድ ልጅ ውድቅ አይመስለውም። አዛ ምን ጠቀስን አሁን የቀን ስራ ጠቀስን። አዛ ቀጣይ ደግሞ ምን ጠቀስን የመምህርነትም ማነው? በ ቀጣይ ደግሞ ስራ ደግሞ አሁን አድሚ ስራ ጥቂት ውስጥ ደግሞ የ እንትንን ስራ ነው። የስራ አስኪያጅነት ስራ አስኪያጅነት ስራ አድካሚነቱ ብዙ ጊዜ ስታይ የሆነ አድካሚ አመት ግን በጣም አድካሚ ስራ አስሮ ነው። ምክንያቱም የአንድን ድርጅት አመታዊ እቅድ በሙሉ የሚያወጣው ማነው ስራ አስኪያጅ ነው። ምን ያክል በጀት መበጀት እንዳለበት የገንዘብ ማለት ነው። ምን ያክል ደግሞ ትርፋ መሆን እንዳለበት ለሰራተኞቹ ምን አይነት ገበያ ማቅረብ እንዳለበት። የወር ደሞዝ ማለት ነው። እሱን ስንል የሚያስበው እሱ ነው። ምክንያቱም የሆነ ነገር መሃል ላይ ቢበላሽ እንደዚህ የሆነ ነገር ቢፈጠር ዋና የሚጠይቀው ማነው እሱ ነው ማለት ነው። ድርጅቱ እና በጣም አድካሚ ስራ ነው። እሱም ለስራ አይደለም ምክንያቱም ጫና አለው ሁሌም ቢሆን ሁሌም ቢሆን። የሆነ ፍራቻ አለ ምክንያቱም ተጠያቂነት ስላለ ማን ነው? እና ደግሞ ግልፀኝነት ስላለ ሁሌም ቢሆን ትንሽ አስቸጋሪ ስራ ደግሞ በመቀጠል እሱ ነው። ቀጣዩ ደግሞ ኢትዮጵያ ውስጥ አስቸጋሪ ስራ የሽያጭ ክፍል ላይ መስራት ነው። የሽያጭ ክፍል ላይ ስንሰራ ለምሳሌ ሰዎችን ማሳመን ላይ የሆነ ጥሬ እቃ ሰዎች እንዲገዙ ለሰዎች ሄዶ ማሳመን ላይ በጣም አድጋሚ ስራ እሱ ነው። ምክንያቱም ሰዎች በቀለል አይገባቸውም ምናልባት ሊሰደቡ ይችላሉ። እኛን አጭበርባሪ ሊሉን ይችላል። እና ያን ሁላ ስድብ ያን ሁላ ነቀፌታ እና ያን ሁላ እንትን ተቀብለን እነሱን አሁንም ለማሳመን ምንድነው? የምናደርገው ጥረት ምናምን ነገር በጣም አድከሚና አሰልች ነገር ነው ማነው። እና ምንድነው? ሽያጭ ክፍል ላይ የሚሰሩት ማነው በጣም አድከም ነው። በመቀጠል ደግሞ የሂሳብ ሰራተኞች ላይ። የሂሳብ ሰራተኞች አንድ ድርጅት ያለው የሰራተኛ ቀኑን ሙሉ ያለ ያንን ድርጅት ሲሸጥ ሲገዛ ምን ሲያደርግ ያለው ሁሉ ቁጭ ብሎ ቀኑን አይደለም ማታ ሁሉ ተቀምጦ ሂሳብ ሲያደርግ የሚያድር ማነው? ይሄ ደግሞ ምክንያቱም አንድ ነገር ቢሳሳት ሙሉ ድርጅቱ ትርፉ ወይም ኪሳራው ስለሚበላሽበት። ሰነዱ ላይ ሰነዱ ላይ ደግሞ ወይ በአጭበርባሪነት ወይ ደግሞ በተለያይ ወንጀል ሊጠይቅ ስለሚችል። ያን ሀሳብ ስላለ ቁጭ ብሎ እያንዳንዱን ነገር ስለሚሰራ አድካሚ ነው ማለት ነው። አመሰግናለሁ።

ሰላም ጤና ይስጥልን እንዴት ናችሁ? ይሄ ጥያቄሽን ደግሞ የአካል ብቃት እንቅስቃሴ ታደርጋለህ የሚለው አዎ የአካል ብቃት እንቅስቃሴ አደርጋለሁ ምክንያቱም እንቅሰቃሴ በጣም ጠቀሚና አዋጭ ነው። ማነው በመጀመርያ ግን ስለ አካል እንግስቃሴ አይነቶችን እናውራ። እንቅስቃሴዎች በጣም ብዙ አይነት ናቸው። የወገብ አለ የእግር አለ የጡንቻ አለ አጠቃላይ አተነፋፈስ ስርዓት አለ የተለያዩ አሉ ማለት ነው። እና ከዛም መሃል ለምሳሌ የኩሻፕ ኩላፕ አለ ሴት አፕ አለ ሩጫ አለ ግመድ ዝላይ አለ። ሰዎች አይደለም የአለሉ ኡሩራ አለ የተለያዩ ያለው ማነው ሶስት መርጨም አለ እና እስኪ እነሱን አንድ ማድረግ እናብራራቸው። ኩሻፕ ብዙ ጊዜ እኔ የምሰራው ለደረቴ ደረቴ አካባቢ ቅርጽ እንዲወጣ ብዬ ነው። እሱ ነው አንደኛ እና ደግሞ ጡንሻን እንዲወጣሊኝ ነው በጣም አለ አይደለ ወንድ ልጅ ስትሆን ደረታ አካባቢ ላይ ስንጥቅ ብሎ እንደዚህ ቅርጽ ሲይዝ ያምራል መልክ አለው። ኩላፕም በተመሳሳይ እንደዚህ ነው ብዙ ጊዜ ደረት ምን እንደሚጣል ነው። ከዛ ደግሞ ምን አለ ሴት አፕ ሴት አፕ ደግሞ ብዙ ጊዜ የምሰራው ለምንድነው? ሆዳል አይደለ አሁን ቦርጭ የተለያዩ ከባድከባድ ለምሳሌ አልባሌ ኦዊስ ሆኖ ፍሩሽን ካሉ እነሱን ለማጥፋት ነው የምንጠቀመው። የምሰራው ማነው ገመድ ዝላይ በጣም ደስ የሚል ስፖርት ነው ለሁሉም ዘርፍ የሚሆን ነው። ለምሳሌ ለውፍረት ከሆነ በጣም ደስ የሚል ነው ለደም ዝውውር ለልብ ምት ልብ እንደ ልቧ እንደ ደም እንድትረጭ ብዙ ጊዜ ምንድነው ጥቅሙ? ገመድ ዝላይ ማለት ነው። ሩጫ ደግሞ ለአተነፋፈስ ስርዓት ምክንያቱም አተነፋፈስ ስርዓት ላይ በጣም ጠቃሚና አሪፍ ነገር ነው ማነው። እሱም እዚህ ጋር ይጠቅማል እሱም ለዛ የምንሰራ ማለት ነው። ከዛ የተለያዩ አሉ ኣለሎ የሚወርወሩ ምናምን እነሱ ደግሞ የምንሰራቸው። ለተለያዩ ውድድር ውስጥ ሲኖረን ለመወዳደር በጣም የጠቅሙናል ማነው እና የአካል ብቃት እንቅስቃሴዎችን ከዘርዝርነው በኋላ እስኪ ስለ ጥቅማቸው እናውራ። ጥቅማቸው እስኪ በሚሰራ ሰው እና በማይሰራ ሰው ምሳሌ እናደርግ አሁን ለምሳሌ አካባቢ ብቃት እንቅስቃሴ የማይሰራ ሰው የመጀመሪያን የመጀመሪያ የሚጠቃው ሰውነቱ ይወፍርበታል። ማለት የሚመገቡ ምግብ በሙሉ ወዴት ነው የሚሄደው ዝም ብሎ ስብ ነው የሚሆንበት ማለት ነው። ምንም አይነት ካሎሪን ስለማያቀጥል ወይም ደግሞ ስለማሮጥበት ምናምን ነገር ስለማያወዛ ምናምን ነገር የምንለው ዝም ብሎ ከመጠን በላይ ይወፍራል። ከመጠን በላይ ይወፍርና መጀመርያ ምንድነው የሚሆነው መልኩ ይበላሻል ቅርጹ ያስጠላል። ለይታ ደስ አይልም እሱ ራሱ እሱ ራሱን እሱን ነው ይጠላል ምክንያቱም በጣም የሚያስጠላ ሰውነት ቅርጽ ይኖሯል ማለት ነው። ሲቀጥል ደግሞ ያን ወፍረት ደግሞ ታይዙ ደግሞ የተለያዩ ሌላችሁ ተጓዳይ በሽታዎች ወይም ይዞታል ለምሳሌ እንደ ደም ግፊት ደም ማነስ ይሁራጅታል አይደለ የተለያዩ መጥፎ መጥፎ መስጠታዎች እነሱ ደግሞ ይይዙታል ምክንያቱም ምንድነው ወፍራም ነው የማደርገው በጣም ብዙ ስብ ስላለው ጉበት ምናምን ይይዘዋል። ቀጣይ ደግሞ ምንድነው የሚሆነው ያን ሰው ለምሳሌ ባይወፍር ሌላ የሮም ሊያስቸግረው የሚችለው ነገር ይደብረዋል። አለ አይደለ ብዙ ጊዜ ማንሰራ ከሆነ አእምሮአችን ከየድብርት ውስጥ የመግባት እድሉ በጣም ከፍተኛ ነው እና ሁሌ ሁሌ የሚደበር ሁሌም የሚያስጠላ ሁሌ ተነጣጣጭ የመሆን እድሉ ከፍተኛ ማለት ነው። ምን ከሆነ ስፖርት የማይሰራ ወይም የአካል እንቅስቃሴ ማደርግ ከሆነ ማነው በመቀጠል ደግሞ ምንድነው የሚሆነው። ሰውየው በተፈጥሮ የማያነክል ማራኪያውን ማለት ነው ለምሳሌ የሆነ ጎብጦ የሚሄድ ሊሆን ይችላል ቦርጫም ሊሆን ይችላል እና ይሄን በጣም የሚያስጥላ ነገር ነው የሚሆነው። ሲቀጥል ደግሞ በሽተኛ ሊሆን ይችላል ለምሳሌ አሁን ለምሳሌ ስፖርት ጥቅሙ አንደኛ ሳናውቀው በውስጣዊነት የሆነ ውስጣችን የሚወጡ በሽቶች አሉ እሱን ስንሮጥ በወዝ ምናምን መልኩ እናስወግደዋለን እና በጣም ጠቃሚ ነገር ነው። እና እንዲህ ካየነህ ስፖርት መሰራት ስፖርት የሚሰራ ሰው ደግሞ ለምሳሌ ብዙ ጊዜ በጣም ደስተኛ ነው የሚሆነው ምክንያቱም ስፖርት መስራት ራሱ የሆነ መሃል ላይ የሚፈጥረው የሆነ መናቀቅ ነገር ሳለ ደስተኛ ያደርጋል። የሰውነት ቅርጽ የስተካከል ይሆናል። የአመጋገብ ስርዓቱ በጣም የተስተካከለ ይሆናል። መልኩ ምናምን ይሄ ያለው ቅርጽ ደግሞ በጣም ሀሪፍ ይሆናል ጤናው ደግሞ የተጠበቀ ይሆናል። በሙሉ ህይወቱ ደስተኛና ማራኪ ሁሌም ቢሆን ንቁ የሆነ ሰው ይሆናል ማለት ነው። ለዛ ስለሚሆን እሰራለሁ እኔ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄያችን ደግሞ የስልክን ካሜራ ትጠቀማለህ? ነው የሚለው አዎ የስልክን ካሜራ እጠቀማለሁ እሱም ለብዙ ነገሮች ነው የምትጠቀመው የመጀመሪያው ለተለያዩ አሁን ልደቶች ድግሶች ሰርግ እና የተለያየ እንትኖች ሲፈጠሩ ያንን ነገር እንደማስታወሻ ነገር ለመጠቀም ስለምፈልገው ስለምፈልግ ምን አደርጋለሁ ካሜራ ስልኬን አውጥቼ ካሜራ ከፍቼ ምን አደርጋለሁ ማለት ነው ፎቶ አነሳለሁ ማለት ነው ወይም ደግሞ ቪዲዮዎችን ሪከርድ አደርጋለሁ ምክንያቱም ከረጅም ጊዜ በኋላ ያንን ነገር ለልጆቼ ምናምን ነገር ለማሳየት አለ አ የተለያዩ ነገሮችን ትውስታ ማድረግ ስለምፈልግ የስልኬን ካሜራ እጠቀማለሁ ማለት ነው። ሲቀጥል ደግሞ ምን አደርጋለው ለምሳሌ ስልኬን ካሜራ የምጠቀመው ፊቴ ላይ የሆነ አሁን ልክ ወደ ውጭ ልወጣ ስል ቤቴ ውስጥ ምናልባት መስታየት ተሌለ ፊቴን የምመለከትበት ማለት ነው ምን እጠቀማለው ሰልፊ ወይም ደግሞ ራሴን እንዲያሳይ አድርግና ስልኬ ላይ ፊቴ ላይ ያሉትን ቆሻሾች ምናምን ነገር እንደ መጥረጊያ ምና አረጋለው እጠቀመዋለሁ ማለት ነው ይሄ ነው አንዱ የምትጠቀምበት ምንድነው ጥቅም ነው ቀጣዩ ደግሞ ቲክቶክ የምሰራ ከሆነ ቲክቶክ የምሰራ ከሆነ በመጀመሪያ ደረጃ የካሜራ ጥራት ይወስነዋል ለምሳሌ አይፎን መሆን አለበት የግድ የግድ ስል በማንኛውም ስልክ በቴክኖ ምናምን አሁን ኢትዮጵያ ውስጥ ቴክኖዎች አሉ በነሱ መጀመር ይቻላል ችግር የለውም ግን የነሱ ጥራታቸው ዝቅተኛ ስለሆነ ሳምሰንግ እና አይፎን ቢሆን ሞር ተመራጭ እና ተፈላጊ ናቸው ማለት ነው እና ለቲክቶክ የምሰራ ከሆነ ካሜራዬን በደንብ እጠቀማለሁ ምክንያቱም ዋናው እኔ የኔ መሳሪያ ካሜራ ነው ማለት ነው ለሰዎች በቲክቶክ ፔጄ ወይም አካውንቴ የማስተላልፈው እያንዳንዱ መልእክት እያንዳንዱ ነገር ምንድነው በካሜራ የተቀረጸና ኤዲት የተስተካከለ ነው ማለት ነው ያኔ የቀረጸው ካሜራ ስለዚህ ለምን ለምን እጠቀመዋለሁ ለቲክቶክ ለምጠቀመው ከሆነ ማለት ነው ቀጣዩ ደግሞ ለምሳሌ የስልክ ካሜራ የምጠቀመው በውጭ ሀገር ዘመድ ካለኝ እና ደግሞ እዛ ዘመድ ጋር በአካል ለማግኘት ለመገናኘት በጣም ከባድ ከሆነ እና ደግሞ ዘመድየው ከናፈቀኝና እሱን ማውራት ከፈለኩኝ ምን አደርጋለሁ ማለት ነው በተለያዩ የማህበራዊ ገጽ ውስጥ ገብቼ በካሜራዬ አድርጌ እሱም ካሜራውን ተጠቅሞ ፊት ለፊት ማውራት እንችላለን ማለት ነው በስልክም በድምጽ ማውራት እንችላለን ግን በቪዲዮ መተያየት ስፈልግ የግድ ምን እጠቀማለሁ ማለት ነው የስልክን ካሜራ የግድ እጠቀማለሁ ማለት ነው እና የስልኬን ካሜራ በጣም ብዙ ጥቅም አለው ጥቅም አላት ማለት ነው ሲቀጥል ደግሞ ዩቲዩብ ራሱ ለመስራት ዩቲዩብ አሁን ስንሰራ የምሰራ ከሆነ ካሜራ የግድ ነው ምክንያቱም ዩቲዩብ ላይ የምንለቀው ቪዲዮዎች ናቸው ቪዲዮዎች ደግሞ በምንድነው የሚቀረጽው በካሜራ ስለዚህ ምንድነው የስልኬን ካሜራ በደንብ በአግባቡ እጠቀማለሁ ማለት ነው እና ከዚህ ከዚህ አንፃር የስልኬን ካሜራ በደንብ እጠቀመዋለሁ እሱ ብቻ አይደለም አሁን ለምሳሌ ያለ ስልክ ካሜራ ወይም ደግሞ ያለ ካሜራ አጠቃሎ ዩቲዩብም ቲክቶክም ምናምን መስራት እንደማይቻል ሁሉ ካሜራ ከሌለ ለትውስታ የሚሆኑ ምስሎች ራሱ ማንሳትም አንችልም ማለት ነው እና ከዚህ አንፃር ካሜራ የምንጠቀመው ለዚህ ለዚህ አላማ ነው ማለት ነው እና በጣም ጥሩ ነገር ነው ስልህ አንደኛ ካሜራ ስልካችን ካሜራ ስላለው ብቻ ስላለው ብቻ ምን እናደርጋለን ገንዘብ እናገኝበታለን ቲክቶክ ዩቲዩብ ምናምን እየሰራን ማለት ነው ስልካችን ካሜራ ስላለው ብቻ በኋላ ለትውስታ የሚሆኑንና ምስሎችን እናነሳለን ማለት ነው ካሜራ ስላለን ብቻ ምን እናደርጋለን ከፊታችን ያለውን ቁሻሻ ነገር ምናምን ነገር አስቀድመን ወደ ውጭ ሳንወጣ በፊት ማየት እና ተመልክተን ደግሞ ማስወገድ ያንን ነገር ደግሞ ማስተካከል እንችላለን ማለት ነው የሆነ ሰው ደግሞ ለምሳሌ አሁን ፖሊስ ብሆን ደግሞ ለምሳሌ ፖሊስ ከሆንኩኝ ደግሞ ወንጀሎች ሲሰሩ ምናምን ብዙ ጊዜ ምን ይፈልጋል የቪዲዮ ወይ ደግሞ የፎቶ ማስረጃ ያስፈልጋል ማለት ነው ስለዚህ ምን አደርጋለሁ ማለት ነው እኔ የሆነ ሰው ሊያጠቃኝ ከፈለገ ወይም ደግሞ ሊያስፈራራኝ ደግሞ ወይም ደግሞ ወንጀል ሲሰራ ካየሁኝ በካሜራ አነሳና ለፖሊስ ወስጄ አሳየዋለሁ ማለት ነው ስለዚህ ምንድነው ካሜራዬን ለምን እጠቀመዋለው ወንጀል ለመከላከል ማለት ነው ምክንያቱም ያንን ሰውዬ በማስረጃ ከቀረበበት ያን ፎቶ ምንድነው ይቀጣል ከተቀጣ ደግሞ ይታረማል ማለት ነው ከታረመ ደግሞ ይስተካከላል ስለዚህ ወንጀል እናጠፋለን ማለት ነው ስለዚህ ይሄ ሁላ የሆነው በምንድነው በካሜራ ማለት ነው ካሜራ ምንድነው ማስረጃውን ፎቶ በማንሳት ማለት ነው ስለዚህ ካሜራ እስኪ ካሜራ በጣም ብዙ ጥቅም ስላለው ከብዙ አንፃር ከሁሉ አንፃር አሁን በጠቀስኩላችሁ መሰረት እጠቀመዋለው ማለት ነው አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬ ጥያቄያችን ደግሞ ከደንበኞቹ ጋር ትሰራለህ የሚለው? አዎ እሰራለሁ ከደንበኞቹ ጋር ምክንያቱም እኔ የምሰራው ሽያጭ ክፍል ነውና የግድ ከደንበኞች ጋር አብረን አለብኝ። እኔ የማቀርበው ማንኛውም የሆነ አገልግሎትም ሆነ ጥሬ ቃል የሚገዙኝ ደመኞች ናቸው። ስለዚህ ደንበኞች ጋር ከስራሁኝ ማንም የሚይዘኝ የለም ማለት ነው። ስለዚህ እኔ ትርፋማ ለመሆን እና እኔም የምሰጠው ነገር ደግሞ ሰዎች እንዲገዙኝ ወይም ደግሞ እንዲገለገሉልኝ ምን ማድረግ አለብኝ ማለት ነው? ከደንበኞች ጋር አብረን መስራት አለብኝ ማለት ነው። ከደንበኞች ጋር አብሮ መስራት ማለት ምን ማለት ነው? ደንበኞች በሚፈልጉት አይነት መጠንና ጥራት ደንብኞች ማቅረብ የመጀመሪያው ደንብኞች በሚፈልጉት ዋጋ አለ አይደለ? በጣም ደግሞ ለሁሉም የሚሆን ነው መሰለኝ በጣም ሀብታም ይኖረኛል ደንበኛ፣ በጣም ደግሞ ደሃ ሊኖር ይችላል። እንደውም ለሁሉም እንደ ሁሉ በተመጠጠኝ ዋጋ ማቅረብ ማለት ነው። ይሄ የምመስለው ነገሮችን አብሮ መስራት ምንድነው? ከደብኛ ጋር መስራት ማለት ነው አንደኛው ያው ከደብኛ ጋር ከሰራነው ያው ጥቅሙ ምንድነው? ድርጅቱ የሆነ ሰዓት ላይ ኪሳራ ብያጋጥመው ደንበኞች ጋር ግንኙነት ካለን ደንበኞች ምንድነው ጥሎን አይሄዱም ማለት ነው፣ ምክንያቱም ሀቀኛ ይሆናሉ፣ ብዙ ጊዜ አብረውን ነው ለምሳሌ በጣም ብዙ ጊዜ መጥቶ ከእኛ የሚገዛ የነበረ አንድ በእኛ እኛ የሆነ ሰዓት ላይ ችግር አጋጥሞንና እና ያንን ችግር ደግሞ መፍታት ብያቅተንና አግዘን ብንለው ቀላል ነው፣ ለእሱ መጥቶ አግዞን ይሄዳል ማለት ነው። እና ከዚህ ከዚህ አንፃር ከደብረኞች ጋር አብረን እንሰራለን። አመሰግናለሁ።

ሰላም ጤና ይስጥልን እንዴት ናችሁ ሌላው ጥያቄአችን ደግሞ እሳት ማንደድ ትችላለህ? ነው የሚለው አዎ እሳት ማንደድ እችላለሁ እሳት በብዙ ነገሮች ይነዳሉ ለምሳሌ ድሮ አባቶቻችን የሚያነዱት የነበሩት ድንጋዩንና ድንጋዩን በማገናኘት ያንን ድንጋይ እና ያንን ድንጋይ ሲገናኝ የሆነ ትንሽ ብልጽ ብልጭ ይልና ያንን ብልጭ ያለ ነገር ደግሞ ምንድነው ቀስ እያለ ሰዓት ይሆናል ማለት ነው ያን በጣም አድካሚ ጊዜ ይፈጅና ሴፍ ማለቴ ጤነኛ መንገድ አይደለም ግን ያንን ያ ዘመን ቴክኖሎጂ ምናምን ስላልነበረ እንደዚህ ዘመን ብዙ ነገሮች ምርጫዎች ስላልነበሩ የሚጠቀሙት በዛ ነበር ማለት ነው ከዛ ደግሞ ቀስ እያሉ ደግሞ እንጨት በእንጨት እያገናኙ በገለባ አድርጎ መገናኘት ጀመሩ ማንደድ ጀምሩ ማለት ነው እና ገለባን እንደ ማቀጣጠያ ተጠቅመው እንጨትእና እንጨት በማግናኘት ደግሞ እንደዚህ ማድረግ ጀምረው ነበር ማለት ነው ያኔ የድሮ ውዬ ነው በአሁን ዘመን ግን እሳት እኔ የማነድበት መንገድ እና እችላለሁ ያልኩት ለምሳሌ የተለያዩ ፌስታሎችን በመጠቀም ፌስታሎች ማለት ከገበያ የገዛናቸው ፌስታሎች ብዙ ጊዜ ብዙ እቃወች ስንገዛ ፌስታል እንቀበላለን እና ያንን ፌስታል ደግሞ ድጋሚ ስራ ላይ ስለማይውል ቤት ላይ እናጠራቅመውና ከዛ በኋላ እሳት ማንደድ ስፈልግ ምን አደርገዋለሁ ፌስታሉን እጠቀማለሁ ማለት ነው ልክ እንደ ማንደጃ ፌስታል በባህሪው ይቀልጣል እየቀለጠ ምን ያደርጋል የሆነ እሳት ያወጣል ማለት ነው እሳቱ የሚቀልጥ ስለሆነ የመቆየት እድሉ ከፍተኛ ነው የሚሆነው እና ከዚህ የዚህ አንፃር እሳት ባነደው እንደዛ ነው ማለት ነው ሲቀጥል ደግሞ እሱ ብቻ አይደለም ለምሳሌ በምን አደርጋለሁ ከአለመደሪያ የሚባል አለ እሱ ደግሞ ካረጀ ጎማ ከመኪና ጎማ የሚመጣ ነው ጥቁር ነው በጣም በጣም ይሄም በጣም ሀይለኛና ፖወር ፋል ነው ቀጣይ ደግሞ እሳት ማንደድ ማነደው ከብዙ ለምሳሌ ትናንሽየ እንጨቶች አሉ አይደለ እነሱን ሰበስቤ ሰባብራቸውና ትናንሽ ትናንሽ ስለሆኑ እነዛን በክብሪት አደርጌ አያይዛቸዋለሁ ማለት ነው ግን ዋናኛው እና በጣም አሪፉ እሳት ማንደጃ መንገድ ቤንዚል ነው ቤንዚል በጣም እና ነዳጅ ማለት ነው በጣም ደስ የሚል ነገር ነው ዝም ብለን ቀለል አድርገን አርከፍክፈን ብናነደው ብቻ ምን ይላል ይነዳል ማለት ነው እና አዋጬ የሚመችና በጣም ደስ የሚል ነው ቤንዚል እና እሱን ነው የምጠቀመው ብዙ ጊዜ ከዚህ አንፃር ነው የምለው

ሰላም ጤና ይስጠልኝ እንዴት ናችሁ። የዛሬው ጥያቄያችን ደግሞ የሙዚቃ መሳሪያ መጫወት ይቻላል ነው የሚለው አዎ እችላለሁ። ለምሳሌ እንደ የኢትዮጵያ ኤድሮ የሙዚቃ ምሳሌያቸው መሰንቆ ክራር ዋሽንት እና ደግሞ ከበሮ ናቸው። እና እነዚህ በአንድ ተጣምሮ ለየት ያለ ጥሩ እንትን ስሜት የሚፈጥር ና አስደሳች የሆነ ዜማ ያወጡልና ያንን ዜማ በግጥም አድርገን ለማህበረሰብ ብሰጣቸው ያላቸውን ነገር ጭንቀታቸውን ትካዜያቸውን ድብርታቸው ምናምን በ በ በ በሰፊው ስለሚያስለቅቃቸው እና ሚጥፍላቸው በጣም አሪፍ ነው። ሙዚቃ መሰረት ማነው? እና ሙዚቃ መሰረት በጣም የሚለብስ የሚሆን ነገር ስሜት ነው የሚያሰቅስ ነው። ለምሳሌ አሁን ግጥሙን ብቻ ነው ያን ያክል ሊሆን ይችላል። ግን ሙዚቃ መስሪያ ስንጠቀም ለምሳሌ ግጥሞችን በዋሽንት ስናደርጋቸው የተለየ ስሜት እና የተለየ አይነት እይታ ይኖራቸዋል። ማነው? እንዲህ በተመሳሳይ ደግሞ ከበሮ ደግሞ ስትጨምርበት ከበሮ ደግሞ ብዙ ጊዜ የምንጠቀመው ሰዎች አካል እንቅስቃሴ እንዲያደርጉ እንዲዘፍኑ አሁን በገጠር አካባቢ ከበሮ የሚመታው ዘፈን እንዲዘፍኑ በትክሻቸው ሊሆን ይችላል። የተለያየ አካላቸው ዘፈኖችን እንዲዘፍን ማለት ነው። እንቅስቃሴ እንዲያደርጉ ዋሽንት ቅድም እንዳልነው ትውስታ ምናምን ነገር እንዲኖራቸው ክራር ደግሞ እንደዚህ አለ አይደለ የሆነ ስሜት ደስ የሚል ነገር አለው። ማነው? እና ከዚህ የዚህ አንፃር የሙዚቃ መስሪያዎችን መጫወት ይቻላል። አሁን ዘመናዊ አሉ አሁን ዘመናዊ ሳክስፎን ከበሮ ብቻ ዘመን ዘመን የመጣው አሉ ግን ኢትዮጵያ አሁን የድሮዎችን እኔ የምችለው ያሁኖችን አልችልም። እና በጣም ደስ የሚሉ አዋጭና ቀላል ነገር ናቸው። ለመስራትም ምናምን ምክንያቱም በአካባቢ የሚገኙ መሰረት ነው የሚሰሩት እና

ሰላም ጠና ይስጥልኝ ይዛሬ ጥያቄ ደግሞ የክላውንድ ማካማቻ ይጠቅማል ነው የሚለው አዎ የክላውንድ ማካማቻ ምክንያቱም የክላውንድ ማካመቻ በጣም ቀለል ያልና በአካባቢያችን በሚገኙ ነገሮች በሚሰራ ስለሆነ ዋጋም ያን ያክል በጣም ስለማስወጣ እና በጣም ጠቀሚ ነገር ስለሆነ የክላዉንድ መካማቻ በጣም ሰዎችንም ምንጠቀሙ እኔ አድቫይስ ወይም ደግሞ ምክር እሰጣለሁ ማለት ነው እና ኒክሮአንድ መከማቻ እጠቀማለሁኝ በጣም ደስ የሚል ነገር ነው። የኔ አይክል ቶሎ አይሰበርም እና ነገሮችን ደግሞ ክላውንዶች ደግሞ በደንብ ስለሚያክማችልና አሱን እጠቀማለሁ እመሰግናለው።

ሰላም ጤና ያስጠልን እንዴት ናችሁ። የዛሬ ደግሞ እድለኛ ነገር አለህ ወይ ነው የሚለው? አዎ አለኝ እድለኛ ነገር አለኝ። ለምሳሌ እኔ በተሰማሩበት ስራ ላይ። ሁሌም በተደጋጋሚ ያንን ስራ እየሻሻልኩና። ያሳደግኩኝ የምሰራ ሰው ሆንኩ ሳልሰለችና። ምንም ነገር እንትኔ እየደከመኝ ራሱ ከሰራሁኝ በጥራትና በብቃት ምንድነው እድለኝነት ወይንም ትመጣለች ማለት ነው። ለምሳሌ እንውሰድና አንድ ደለላ ያላመቆረጥ ኢትዮጵያ ኢትዮጵያ ውስጥ ደለላ ነው የሚባለው። ሻጭና ገዥ የምያገነኝ እና ያለማቋረጥ ስልክ እያወራ ደንበኞችን ለማሳመን የሚሞክር። እና ደግሞ የ እንትኑ ጥራት ደግሞ አለ አይደለ የሚያቀርባቸው። የቤት ወይም መኪና ከሆነ የሚሸጥና የሚገዛው የዛ ጥራት የሚያቀርባቸው ደግሞ የገዢዎች ጥራት ደግሞ ለሻጮች ማለት ነው። እንደዛ እንደዛ እያሳደገ በየጊዜው በየሰአቱ ያለማቋረጥ የሚለፋ ከሆነ። ምንድነው? እድለኛነት ወደ ይመጣል ማለት ነው። ምክንያቱም እድለኛነት ማለት የሆነ ሰዓት ላይ የማይገኝ ቻንስ ወይም የማይገኝ እድል መፈጠር ማለት ነው። ብዙ ጊዜ እሱን እንደዚህ ነው የሚፈጠረው። ለምሳሌ አንድ ተማሪ እንውሰድ አንድ ተማሪ ሁሌ በደንብ የሚያጠና በደንብ ትምህርቱን የሚካታተል። ፈተና ባይኖረው ራሱ ትምህርት ትምህርቶችን እንደዚህ የሚያገላብጥ ለምሳሌ ኢትዮጵያ ተማሪ እንግሊዝኛ ምናምን ቃላት የሚሸመድድ እንግሊዝኛ ለመናገር የሚሞክር እንግሊዝኛ ለመስማት የሚሞክር። ልክ እንደዚሁ አለ አይደለ ጠንክሮ የሚያነብ ማትስን ባዮሎጂን ፊዚክስን ሁሌ በየግዜ የሚያነብ ያነብ ልጅ ከሆነ። የግድ ለፈተና ሳይነብ ለሁሉ ሁሉ የሚያነብ ከሆነ። የሆነ ስኮራልሺፕ የተለያዩ ድርጅቶች ደግሞ እንደዚህ አይነት እድል ቢያመጡ መጀመሪያ ማነው እሱ ነው ማለት ፈተናው የሚያልፍ ምክንያቱም። የሆነ የተቀመጠ ቤዝ እውቀት አለው ማለት ነው። ቤዝ ማለት እንትን ማለት ነው። መሰረት አለው እውቀት። ስላለው እሱ ከሱ ጋር ምን እድል አለ ማለት ነው። ልክ እንደዚህ ሁሉ ያንን ደላላ። ጠንኮሮ ሁሌም እንደዚህ ሚያደርግ ስሆነ የሆነ ሰዓት ላይ አንድ ትልቅ ባለሀብት የሆነ ትልቅ ቤት መግዛት ቢፈልግ። ማንነት ተመራጭ ሚያደርገው ያንን ሰውዬ ነው ማለት ነው። ጠንቆሮ ሚሰራውን ምክንያቱም ከእሱ የተለያዩ ጥሩ ጥሩ ምርቶችና ነገሮች ስለ አሉ ማለት ነው። ስለዚህ ያኔ በቀላሉ ሀብታም ይሆናል ማለት ነው። ግን መጀመርያ ላይ እድለኝነትን ወደ ስራ ለማምጣት ምን ማረግ ያለበት? ጠንክሮ መስራት አለበት ጠንክሮ መስራት ብቻ አይደለም በተደጋጋሚ መስራት አለበት። ያለመሰልቸት በየጊዜውና በየሰአቱ እና እድለኛ ነገር ነው የሚወስነው። ምንድነው? የእሱ ተግባር እና ስራ ነው ማለት ነው። እንጂ ለምሳሌ አሁን ሁለት ተማሪዎች አሉ አንዱ ፈተና ሲደርስ ብቻ እያነበበ ዝም ብሎም ምያለምጥ ሚተኛ ምናምን ያን ያክል ግድ የለሽ ከሆነ። እድል ራሱ ቢመጣ ራሱ እድል ቢመጣ ራሱ ምንድነው? ለሱ አይደርሰውም ማለት ነው። ምክንያቱም አልተዘጋጅማ እድሉን ለመከፈል ዝግጁ አይደለም። ልክ እንደዚህ ነው ማለት ነው። በቃ ለምሳሌ ለምሳሌ ሎተሪን መውሰድ እንችላለን። ሎተሪን ራሱ በተደጋጋሚ ተደጋጋሚ የሚቆርጥ ሰው ነው ሎተሪ። የማግኘት እድሉ ከፍተኛ የሚሆነው ማለት ነው። ምክንያቱም በተደጋጋሚ ሲቆጥር እንትን ሲቆርጥ ከዛ መካከል መቶ ሎተሪ ቢቆርጥ አንዱ ይደርሰዋል ማለት ነው። ግን አምስት ስድስት ሎተሪ ቆርጦ ግን ላይደርሱት ይችላል ምክንያቱም በድግምግሞሽ ምን የመጣል ማለት ነው። እድል ይመጣል ማለት ነው። ሌላው ደግሞ ቅድም እንዳልኩት ድግግሞሽ ስናደርግ ምን ምን ይሆናል? ለእኛ የኛ እውቀት እኛ ተማሪ ከሆነንም በትምህርታችን ስራ ላይ ከሆነንም ደግሞ በስራችን እውቀታችን እየጨመር ይጨምር ነው የሚሄደው። እውቀታችን ጨመረ ማለት ደግሞ እኛ ተፈለግነት ይጨምራል ማለት ነው። ስለዚህ ተፈላጊነት በተፈላጊነት በጨመረ ቁጥር። ያለው እድል ደግሞ ወደ እኛ የሚመጣው ማለት ነው። እና ከዚህ ጊዜ አንፃር እድለኛ ነገር አለ ተርከኝ አዎ አለኝ ያለኝ ደግሞ በስራዬ ነው ማለት ነው። ስራዬ ደግሞ ማንኛውም ስራ ቢሆን አሁን ቅድም እንዳልኩት ደላላ ሊሆን ይችላል ተማሪም ሊሆን ይችላል። መምህርነት ሊሆን ይችላል የተለያዩ ነገሮች ሊሆን ይችላሉ። እነሱ በምንድነው የሚወሰኑት? ባለኝ በኔ የስራ ቆራጥነት። ነገሮችን ደግሞ በየጊዜው የሳደኩ በመስራቴ። ምንም ነገር ላይፈጠረ ይችላል እኮ ለምሳሌ ጠንክሬ ስላነበብኩ ለምሳሌ አንድ ተማሪ በየጊዜው አንብቡ ለወደፊት የሆነ ነገር እሆናለሁ ብሎ አስቡ ላይሆን ይችላል። ምናልባት ለፈተና ብቻ ሊሆን ይችላል የሚያነበው ደግሞ ለራሱ ለውስጣዊ የደስታ ዝም ብሎ ከመቀመጥ ይሻላሉ ማለት ነው። ግን ሳያሰበው የሆነ እድል መጥቶ ስኮላርርሽፕ አግኝቶ ውጭ ሀገር የመማር ውጭ የመኖር እና ውጭ የመኖር ሂዶ ሀብታም የመሆን እድል ሊፈጠርለት ይችላል። እና እድልን ከዚህ አንፃር እናየዋለን እናመሰግናለን።

ሰላም ህና ይስጥልኝ። የዘሮ ጥይቅ ደግሞ ብዙ ትናሽ ሳለህ ነው የምለው። ትንሽ ግልጽ አይደለም ምናልባት ብዙ ትናንሽ ሳናለህ ከሆነ አዎ። ቤት ውስጥ ብዙ ትናንሽ ሳሀን አለ። ለምሳሌ ኢትዮጵያ ውስጥ አሁን ዝክር የሚባል ነገር አለ። እድር አለ። ሰንበት ያለ የተለያዩ ድግሶች አሉ። እና ለዛ ድግሶች ደግሞ ምን ያስፈልጋል ተናንሽይ ሳህን በጣም ብዙ ያስፈልጋል። ምክንያቱም በጣም ብዙ ሰው ስለሚመጣ ለማስተናገድ እንደዛ ሰዎች ደግሞ ቀን እኛ ያ ያዘጋጀነውን በቆሎ ሊሆን ይችላል። ትናንሽዬ እንጀራ ቆራርጠን ሊሆን ይችላል። የተለያዩ ነጉሮች ለማቅረብ ምን ያስፈልጋል ማለት ነው። ለእያንዳንዱ ሰው ሳህን ያስፈልጋል ማለት ነው። ስለዚህ የሚያስፈልገን ሳህን ትላንሺዬ ሳህን እኛ መያዝ አለብኝ ማለት ነው። እና ትናንሽ ሳህን የሚያስፈልግ ለምንድነው? ጥቅሙ ለምሳሌ አሁን ሰርግ ነው። ለሰርግ ደግሞ ብዙዎች መጥተው ይመገባሉ። ያኔ መቶ ሲመገቡ ሰዎች ምን ይፈልጋሉ? ለየራሱ ብዙ ጊዜ አሁን ዘመናዊ የሆነ መጡ ለየራሱ ነው የሚበሉት እና ለየራሳቸው ሲበሉ ሳህን ይፈልጋሉ ማለት ነው። እና ሳህን አጥሮነህ ተሰፊት እንዳናፍር የሌላቸውም እንዳንባል። ትራንች ሺህ ሳህን ብዙ ምን ያስፈልገናል? ማለት ነው። እና ከዚህ አንፃር ከሆነ ብዙ ትራንች ሺህ ሳህን አለ ያመሰግናል

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬው ቃል ደግሞ መጥፎ ነው የሚለው መጥፎ ማለት እንደ ኢትዮጵያ አገላለጽ መጥፎ ማለት የሆነው ነገር አስቀያሚ ምቹ ያልሆነ ደስ የማይል ማለት ነው። ለምሳሌ አሁን መጥፎ ማለት ከአንዲት ከአንድ ሰው ጋር እናያይዘው የሆነ ሰው ለሰዎች ጥሩ አይነት ግንዛቤ ባይኖረው። ጥሩ አይነት እድል እንዲፈጠርላቸው ማያረግ የነሱት ሆነ ለምሳሌ በሰው ላይ የሚቀና ሰው። ላይ መጥፎ ነገር የሚመኝ ሰው። በሰው ላይ ደግሞ ክፋትን የሚያስብና የሚመኝ ሰው ምንም በላል መጥፎ ይባላል። ምክንያቱም ለሰው ልጅ ለሰው ጥሩ አይደለም። መጥፎ ነው እንደዚህ አይነት ነገር አይደረግም። እንደዚህ አይነት ነገር ለማይደረግ ምን ይባላል መጥፎ ይባላል ማነው? ልክ እንደዚህ ሁሉ ደግሞ መጥፎ። እንትን ሊሆን ይችላል ለምሳሌ በሽታ ሊሆን ይችላል በሽታውም በጣም መጥፎ ነው። ምክንያቱም በሽታ ማለት አንድን ሰው ስራ እንዳይሰራ። ጤነኛ እንዳይሆን በስርዓት እንዳይተነፍስ። ሰዎች ላይ ጥገኛ እንዲሆን። የተለያዩ ችግር ውስጥ እንዲያጋጥሙት የሚያደርግ ማለት ነው። ለምሳሌ አሁን ከበደ አይበለውና የቲቪ በሽታ የያዘ ብንል። ቲቪ በሽታ በባህሪው በጣም ሰውየውን ስራ እንዳይሰራና። ምንም ነገር አካላቱ ተግባር ላይ እንዳይውል የማድረግ አቅሙ ከፍተኛ ስለሆነ። ምንድነው መጥፎ ነው ማለት ነው። ምክንያቱም በሰዎች ነው በቃ ብዙ ጊዜ የሚንቀሳቀሰው ሽንት ቤት ምናምን የሚጠዳደው የተለያዩ ነገሮች የሚያደርገው ምንድነው? በሰዎች ነው ማለት ነው። ስለዚህ ምንድነው መጥፎነቱ? ያንን ሰው ጤነኛ ስለማያደርገው ምን ብለን እንጠራዋለን? እኛ መጥፎ ነው እንጠራዋለን። ማነው እሱ ብቻ አይደለም መጥፎ ማን ደግሞ ከቃው ተጠር መሄድ እንጃ አለ ለምሳሌ መጥፎ ምንድነው? የሆነ እቃ ብንገዛ እና ያን እቃ ደግሞ ትንሽ ከተገለገልንበት በኋላ። ምን አልባት ዋስት ነው። ካለቀው በኋላ ቢበላሽብን ሲስተም ቢበላሽ ምናምን ነገር መጥፎ እንለዋለን። ምክንያቱም እኛ አላስብነውማ ያንን ነገር ይፈጠራል ብለን እና መጥፎ እንለዋለን። መጥፎ ደግሞ ኢትዮጵያ ለምሳሌ ሌባ መጥፎ ነው። ሌባ ማለት ያንተን ንብረት መጥቶ በጨለማ በሌሊት መጥቶ ሰርቆ የሚወስድብህ። አንተን እንግዲህ ላይ ከኋላ ማጅራትህን መጥቶ ስልክህን ወይም ኪስ ያለውን ንብረት እና ብር። የሚዘርፍ ሰው ማነው? ያንን ምን እንለዋለን መጥፎ እንለዋለን። ሲቀጥል ደግሞ መጥፎ ማለት ደግሞ እንደ ኢትዮጵያ ደግሞ ለምሳሌ። አሸባሪዎች በቡድን የተደራጁ ዘራፊዎች ምናምን እንደው የምናየው መጥፎ ይበራሉ ማለት ነው። እና በጣም መጥፎ አስቀያሚ ነገር ነውና። ለሰው ልጅ የማይመከር አለ አይደለ ለሰው ልጅ ጥሩ ያልሆነ። በነገሮችም ሆነ በሰዎች በተለያዩ ነገሮች ምንድነው መጥፎ የሆኑ ማነው? መጥፎ ደግሞ አንዳንዴ እንትን ይበላል አሁን ለምሳሌ እድል ይበላል እድል አንዳንዴ በሰዎች ታደላለች አሁን እኩል። ሰዎች እየሄዱ ለአንዱ ጥሩ ነገር ደርሰዋል አንድ ነው መጥፎ ነገር ይደርሰዋል እና መጥፎ ማለት ለምሳሌ አንዱ በሰላም የኖረ የተሳካ ቤት። የሆነ ቤት የተሳካ ትዳር እና የተለያዩ ጥቅማ ጥቅሞችን በህይወቱ ቢሳካለትና ቢያገኝ። ምን ይባላል ጥሩ ነገር ይባላል። ለአንዱ ደግሞ ግን። ቢታመም ትዳር ደግሞ ቢፈርስበት በእሱ ችግር እኮ አይደለም ግን የተለያየ ከውጭ በሚመጡ ጫናዎች። ነገሮች ነገሮች ቢበላሽበት ቢባል ደግሞ እሱ መጥፎ እድል ይባል። ማነው እና መጥፎ በብዙ ነገር ይገለጻል ማነው? ሲቀጥል ደግሞ የመጥፎ ተቃራኒ ነው። የምንባለው ደግሞ ጥሩ ይበላል ወይም ጥሩ ወይ ደግሞ አሪፍ ይባላል ማነው? ጥሩ ማለት ደግሞ ምንድነው? ብዙ ጊዜ ነገሮች ቀና ሲሆኑ ላንተ መልካም ሲሆኑ ጤንነትህ የተጠበቀ ሲሆን። ሀብት ንብረትህ እየጨመረልህ እያደገልህ። ልጆች ደግሞ ተምረው ስኬታማ ሲሆኑ። አንተን ለመተው ሲደርሱ። ከሰዎች ጋር ከሰዎች ጋር ያለህ ግንኙነት። ያለህ መግባባት ነገር ደግሞ የበለጠ እያማረ እና እየተዋበ። ሲሄድልህ ብሎ ምን የምንባለው ደግሞ ያንን ጥሩ ይባላል ማለት ነው። እና ከዚያን አንፃር ሲሆን አመሰግናለሁ።

ሰላም ጤና ይስጥልን የዛሬው ቃል ደግሞ ሰኞ ነው። ሰኞ ማለትእንደ ኢትዮጵያ አጠራር የመጀመሪያ ቀን ነው ከሳምንቱ። ሳምንቱ ለምሳሌ ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ እሁድ የተዋሉ ሰባት ቀናቶች አሉ። በአንድ ሳምንት ውስጥ እና ሰኞ ማለት ከሰባቱ ቀናት መካከል የመጀመሪያው እና ቀን አንድ ተብሎ የሚቆጠርበት ቀን ነው ሰኞ የሚባለው። እሱን ያሉት ለምንድነው? ለምሳሌ ኢትዮጵያ ውስጥ አብዛኛውን ጊዜ የመንግስት ስራተኞች ስራ የሚገቡት ሰኞ ነው። መጀመሪያ የሚገቡት ልክ አረብ ከሰአት ይጨርሱና ስራቸውን እሁድ ና ቅዳሜን አርፈው ከዛ በኋላ መቼ ይገባሉ ሰኞ ማለት ነው። ተማሪዎችም እንደዚሁ ትምህርታቸውን የሚጀምሩት ሰኞ ነው ማለት ነው። ሰኞ ጠዋት ላይ ወደ ትምህርት ይሄዳሉ። የተለያዩ የግል ስራዎችም ምናም ቢሆን እሁድና ቅዳሜን አርፈው ተዝናንተው ምን ብሎ ምን ብሎ ሰኞ ወዴት ይገባሉ? ወደ ስራ ይገባሉ እና ሰኞ ብዙ ጊዜ በጣም ጥሩ ነው። ምክኒያቱም ስራ የምንጀምርበት ቀን ነው ማለት ነው። ስራ የምንጀምርበት ቀን ማለት ደግሞ ለሰው ልጅ በጣም ደስ የሚለው ቀን ነው። ምክንያቱም ስራ ስንሰራ የአእምሮ እረፍት እናገኛለን የአእምሮ ደስታ እናገኛለን እሱብቻ አይደለም። የአእምሮ ነጻነት እናገኛለን ማነው አንድ ሰው ሲሰራ የተሻለ ነገር ሊያገኝ ነው? ማነው እና እድሎችንም እናገኛለን ስለዚህ ሰኞ በጣም ደስ የሚል ነገር ነው አዋጭ ነገር ነው። እሱ ብቻ አይደለም። ሰኞ ማለት የቀኖች መጀመሪያ ነው። ለስራም ሆነ ለተለያዩ ነገሮች እና ከእረፍት ቆይተን ተዝናንተን የምንጀምርበት ቀን ስለሆነ ሰኞ በጣም አእምሮአችን ለስራ በጣም ዝግጁ የሆነበት አካላችን አእምሮአችን ሁሉ ነገር ለስራና ለስራ በጣም የተዘጋጀና ምንድነው ሀሪፍ የሆነበት ቀን ማለት ነው። ሰኞ ማለት ምክንያቱም ሰኞ ማለት ምንድነው? አርፈን የምንጀምርበት ቀን ነው ማለት ነው። ቅዳሜ እና እሁድ ተማሪዎች ብዙ ጊዜ ትምህርት ናፍቋቸው የሚሄዱበት ቀን ሰኞ ነው ማለት ነው። እና ሰኞ ከዚህ አንፃር እናየዋለን አመሰግናለሁ

ሰላም ጤና ይሰጥልኝ። የዛሬው ቃል ደግሞ ችግር የለም ነው የሚል ችግር የለም። ማለት በጣም ደስ የሚል ቃል ነው። ለኢትዮጵያ ለምሳሌ የሆነ ሰው። ምነው ችግር አለ ብሎ ሲጠይቀው ችግር የለም ማለት። የሚያስቸግረኝ ነገር የለም። ለኔ አደጋ የሆነብኝ ነገር የለም። እኔ የሚያስፍራ ነገር የለም። የሚያውቁብኝ ነገር የለም። ከስኬቴ የሚከለክል ነገር የለም። ስንል ምንድነው የምንለው? ችግር የለም እንላለን። ግን ችግር የለም የምንለው ከዚህ አንፃር መሆኑን ነው እንጂ ችግር የለም የምንለው። አስንፈን አይደለም ማነው ስናሸንፍ ተገላግልን ነው የምንለው። ግን አስቀድሞ ለምሳሌ አባ አገሌ እሱ ጋር የቆምከው በሰላም ነው ሲለው። አረ ችግር የለም ችግር የለም በሰላም ነው ካለ ምንም መጥፎ ነገር የለም ማለት ነው። እና ከዚህ አንፃር ነው የምናየው ችግር የለም ማለት በጣም ደስ የሚል ነገር ደስ የሚል ቃል ነው በኢትዮጵያ አጠራር። ምክንያቱም ችግር አለ ከሚለው ቃል ተቃራኒ ነው። ይሄ ችግር የለም ማለት ነው። ችግር አለ ማለት የሚያስችግረኝ አለ። አሁን ለምሳሌ ሰው ቢያመው ቢከስር። ሌባ ቢሰርቀው የተለያየ ነገሮች ቢያጋጥሙ በህይወቱ ምን አለ ችግር አጋጠመኝ ችግር አለ ይላል ምናምን። በህይወት ደግሞ ከሆነ የተሳካ ትዳር ሃብት። ጥሩ ጥሩ ልጆችን ምናምን ሲወልድ ደግሞ ምንድነው ምን ይላል? ችግር የለም ይላል ስለዚህ ችግር የለም ብዙ ጊዜ ከምን ጋር ይያያዛል። ጥሩ ነገሮችን ከማግኘት አንፃር ማለት ነው። ጥሩ ነገሮችን ከመውሰድ አንፃር እና ከዛ አንፃር ምን ይባላል ችግር የለም ይላል። እና ብዙም ጊዜ የኢትዮጵያ ህዝብ የሚጠቀመው ቋንቋ ይሄን ነው ማለት ነው። እና

አመት አለት እንደ ኢትዮጵያ አገላለጽ ሶስት ስልሳ ስድስት ቀን ነው። ማለትም ለምሳሌ በአንድ ቀን ውስጥ ሃያ አራት ሰዓት አለ። በስደት ደግሞ በጣም ብዙ ደቂቃዎች አሉ። ምክንያቱም ስድስተኛ ደቂቃ ነው አንድ ሰዓት የሚሆነው ያን ሰዓት ባንኖር ደግሞ የምትባለው አንድ ቀን ይባላል። እዛ አንድ ቀን ደግሞ ተጠራቅሞ ሰላሳ አራት ሲሆን ደግሞ አንድ ወር ይበላል። ያን አንድ ወር ደግሞ ተጠራቅሞ አስራ ሁለት ወር ሲሆን ደግሞ የሚባል አንድ አመት ይባላል ማለት ነው። እና እንደ ኢትዮጵያ አንድ አመት ማለት። ልጅ ከስራ አስራ ስምንት አመቱ ወደ ስራ ስምንት አመቱ ወይም ደግሞ ከአንድ አመቱ ወደ ሁለት አመቱ የሚቻገርበት ብለው ጨለማ ነው እና አንድ አመት ማለት በጣም ጠቃሚ ነገር ነው። ምክንያቱም አንድ በህይወትህ አለፍክ ማለት በጣም ብዙ ህይወቶችን ብዙ ነገሮችን በጣም ብዙ ነገሮችንም ነው የምንለውጥበት ምን ያሻልበት። በጣም ብዙ ነገሮች ደግሞ የሚያጋጥሙና ስክሮችም ሆነ መስጠት መስጠት ነገሮችም ቢሆን ቤታችንን ሊያጋጥሙ የሚችሉት አመት ነው ማለት ነው አመት ማለት አመት ማለት ቅድም እንደተናገሩት ያው አንድ አመት ማለት ያው አንድ ሙሉ ጊዜ ማለት ነው። እና በጣም ደስ የሚል ነገር ነው። ለምሳሌ ቀን ስንል ቀን መረጥ ጠዋት እስከመታ ድረስ ነው በጣም አጭር ነው። ሰዓት ስንልም በቃ ሰዓት በተለይ ሰዓት አለ ደቂቃ አለ ደቂቃ ማለት በጣም ፈጣን ነው ወዲያውኑ ነው አለም ሰው ማይክሮ ሰከንድ እንዳለ እሱ አይታሰብም ምክንያቱም አንድ ለሶስት እያልን ነው። የምሄደው ደቂቃ አለ ትንሽ ደቂቃ ማድረግ ደግሞ ስሰሰከንድ ነው የተሻለ ነው። እንደዚሁ ደግሞ ከፍ ስናደርገው ደግሞ ለምሳሌ ሰዓት አለ ሰዓት ደግሞ አንድ ሰዓት ሲሆን ትንሽ ደቂቃ ማነው ትንሽ ገብተሃል ግን በጣም ፈጣን ነው ይሄ ፈጣን ነው። እህት አልፎ ደግሞ ቀና አለ ቀን ባለት ጠዋት አለ አርሰን አንድ ጠዋት ከዛ ደግሞ አረፈደ ከዛ ቀን ሆነ ቀን ደግሞ አምሻሽ ሆነ ዛሬውም ማታ ሆነ ዛሬውም ሌሊት ሆነ ማነው ያኔ ይሄ ሀርተት የምንገልጸው ነው ይሄ በጣም ፈጣን ነው። ወር አለ ትንሽ ረዘም ይላል ሰላሳ ቀን ነው ሰላሳ ቀን ያህል ሰላሳ ጠዋት ጠዋት አለ ሰላሳ ቀን ቀን አለ ሰላሳ ማታ ማታ አለ ሰላሳ ደግሞ ልድት ልድት አለ ማን ነው እና ትንሽ ረዘም ከሁሉም በጣም ረጁም ጊዜ የሚሽር ብዙ ነው የምንለው አመት ነው። ማን ነው አመት ማለት በውስጡ በጣም በብዙ በብዙ እንትን የሚቆጠር ሰከንዶች በብዙ የሚቆጠሩ ደቂቃዎች በብዙ የሚቆጠሩ ሰአቶች በብዙ የሚቆጠሩ ቀኖች ሳምንታቶች ወራቶች ያሉት ማነው ያሉት ስለሆነ በጣም ሰፊ ነው። ደግሞ በጣም ብዙ ስራ የሚሰራበት እና ብዙ ነገሮች ደግሞ የሚከናወኑበት ነው ማለት ነው። አመት ማለት እና አመትን ኢትዮጵያዎች እንደዚህ ይገድስታል አምስት ነው።

ሰላም ጤና ይስጥልኝ። የዛሬው ቃል ደግሞ ቀኝ ነው የሚለው። ቀኝ ማለት እንደ ኢትዮጵያ አገላለጽ። ሁለት አሉ ቀኝ አለ። አንደኛ ከመጀመሪያው ከ እጅ ይነሳል። ቀኝ እጅ አለ ግራ እጅ አለ እንደ ኢትዮጵያ ባህል እና እንደ ኢትዮጵያ አስተሳሰብ። የሰው ልጅ ወይም አጠቃላይ ሰው በቀኝ እጁ ነው። ስራዎችን መስራት ያለበት ብለው ያምናሉ በቀኝ እጁ መብላት አለብህ በቀኙ እጁ ብቻ ማንኛውም ነገር ስራም ሲሰራ አት ፈርስት። አት መጀመሪያ ጊዜ ቀኝ እጁን ነው መስራት ያለበት ቀኝ እጅ ማለት እድለኛነት ነው ብለው ያምናሉ። እና ቀኝ ማለት ከእጅ እንገልጸዋለን። ሁለተኛ ደግሞ ቀኝን ብዙ ጊዜ እንደ ኢትዮጵያ ሲገለጽ ምንድነው? እድል ጥሩ ነገር የተመቻቸ ነገር ምናምን ነው ተብሎ የሚታስበው። ለምሳሌ። ከበደ በህይወቱ የተሳካ ነገር ቢያጋጥሙው ለምሳሌ ጥሩ ትዳር ጥሩ ልጆች። የተሳካ ሀብት የተሳካ ስራ። ክብር የተለያዩ ነገሮች ቢጨማመሩለት ምን ሆነ? አሱማኮ ቀኝ ነው እንዳለ። የእሱ መንገድ እኮ ሁሉ ቀኝ ቀኝ ነው ማለት ምን ማለት ነው? የእሱ ነገሮች ሁሉ ሁሎችም የተሳካ የተሳካ ነው። ወይ ደግሞ እድለኛ እድለኛነትን ነገር ያለው መንገድ ነው የሚሄደው ነው እንደ ተ ተብሎ የሚገልጸው ነው። እና ቀኝ ማለት በቃ ስኬት ያለበት እንደማለት ነው። በዛው ልክ ደግሞ ግራ ደግሞ አለ ግራ ማለት ደግሞ መጥፎ አስቀያሚ ጥሩ ነገር የለም እንደማለት ነው። አሁን ለምሳሌ ግራ ማለት የሆነ ሰው አሁን መጥፎ ነገር ቢያደርግ አንተ እኮ ሁሌም ቢሆን ግራ ነህ ሊባል ይችላል። ምን ማለት ነው? አንተ ሁሌም ቢሆን እኮ መጥፎ ነገር ነው የምታደርገው ጥሩ ነገር አድርገህ አታቅም እንደማለት ነው ማለት ነው። እና ከዚህ አንፃር ይታያል። አመሰግናለሁ

ሰላም ጤና ይስጥልኝ። የዛሬ ቃል ደግሞ ዶሮ ነው። ዶሮ ማለት ኢትዮጵያ አገላለጽ የቤት እንስሳ ናት። የቤት እንስሳ ማለት የቤት እንስሳዎች የሚበሉና የማበላ አለ። ለምሳሌ ከሚበሉት ብነሳ ፍየል አለ፣ ከብት አለ በሬና ላም ማለት ነው ዶሮ አለ፣ በግ አለ ማለት ነው። እና የተለያዩ ሌሎችም አሉ። እና ከሚበሉት ከማይበሉት ደግሞ ውሻ አለ፣ ድምጽ አለ። ውሻ ብዙ ጊዜ የሚጠብቅ ነው ጠባቂ ነው ሌባ ምናምን ሲመጣ የሚጮህ፤ ድመት ደግሞ የቤት ላይ ያሉት አይጥ ምናምን ነገር እንዳያስቸግር የምትጠብቅ ማለት ነው። እና ከእነዚህ የቤት እንስሳት መካከል ዶሮ ማለት ከምትበላው የምትመደብ እና ክንፍ ያላት ሁለት አይን ያላት፣ ሁለት እግር ያላት፣ ግን እንደ ወፍ ምናምን ባትበርም የምታርገበግበው ክንፍ ያላት ማለት ነው። እና አጥቢ አይደለችም። ያ ያ አጥቢ እንስሳ ናት። ለምሳሌ ፍየልና በግ ስንሄድ ያጠባሉ፤ ዶሮ ግን አታጠባም። ብዙ ጊዜ ምን ታደርጋለች እንቁላል ትጥልና እንቁላሎችን ሰብሰብ አድርገን ታቅፋቸዋለች ለሃያ አንድ ቀን ከዛ ከሃያ አንድ ቀን በኋላ እነዛ አንቁላሎች ምን ይሆናሉ ይፈለፈላሉ ማለት ነው። ከተፈለፈሉ በኋል ምን ይሆናሉ ጫጩት ሁነው ይወጣሉ ማለት ነው። እነዛ ጫጩቶች ምን ይሆናሉ ቀስ በቀስ እያደጉ ዶሮ ይሆናሉ ማለት ነው። እና ደሮ በባህሪዋ ስትጮህ ሌሊት ላይ ትጮሃለች። ለምሳሌ ኢትዮጵያ ውስጥ ልክ በፊት ሰዓት ያልነበረበት ሰዓት ላይ አስር ሰዓት ውይ ደግሞ ስምንት ሰዓት አካባቢ ላይ ዶሮ ይጮሃል። እና ዶሮ ጮኸ ማለት ወደ መንጋት አካባቢ እየደርስን ነው ማለት ነው። ምክንያቱም የምትጮህ ከዘጠኝ ሰዓት ተኩል አካባቢ ጀምራ ስለሆነ ዶሮ ከጮኸች ነጋ እንደማለት ነው። እና ከዚህ አንፃር ይታያል። እና ልክ እንደ ሰዓትም እንደ ሰዓት አላርም ይታያል። እንደ ሰዓትም መገለጫ ማለት ነው። እና ብዙ ጥቅም ያላት እንስሳት ናት ማለት ነው። በመቀጠል ደግሞ ዶሮ ማለት በጣም ምግቧ ጣፋጭ ይሄ የኢትዮጵያ ባህል በዓላት ሲደርሱ ከሚመገቡት ጣፋጭ ምግብ ከሚሉት መካከል አንዱ ባህላዊ ምግብ ምንድነው ዶሮ ነው ማለት ነው። ምክንያቱም ዶሮ ትታረዳለች፤ ከዛ ትላጣለች በ እንትን ክንፏ ምናምን ይላጣል። ከዛ በኋላ ትታጠብና ትበለታለች። እንደ ኢትዮጵያ አገላለጽ ዶሮ አስራ ሁለት ብልት አላት። አስራ ሁለት ብልት። አላት ሁለት እግር። አላት ክንፍ አላት። አንገቷ ይቆረጣል። ፈረሰኛ የሚባል አላት ከኋላ ጀርባዋ፤ እንደዛ እንደዛ እያለ አስራ ሁለት ብልት አላት ማለት ነው ዶሮ ስት ስትቆራርጥ። ከዛ አንደዛ ተቆራርጦ ወጥ ትሰራለች ማለት ነው። በወጥ ከዛ ከዛ ተጠውቆ ደግሞ እንቁላል በጎን ይገባል ከዛ በኋላ ለድግስ ሰውን እንደዚህ እንግዳ ጠርተን ምናምን ነገር የምናቀርበው በኩራት የምንበለው በጣም ጠፋጭ ምግብ ምንድን ናት ዶሮ ናት ማለት ነው። እና ዶሮ በጣም ጠቃሚ ናት። ሌላው ደግሞ ለምሳሌ ዶሮ እንቁላል ስትጥል ሁለት አይነት ምርጫ ነው ያለን። የመጀመሪያ ማስፈልፈል ጫጭቶች፤ ሁለትኛ ደግሞ መሸጥ። እና ብር ታስፈልገንና ብር ደግሞ ከሌለን በሰአቱ ምን ማድረግ እንችላን እንቁላሉን ወስደን ሽጠን ገንዘብ ማግኘት ይቻላል ማለት ነው። አሁን ለምሳሌ ሁለት ሺህ አስራ አስራ ስምንት ነው አሁን። አሁን በዚህ ሰዓት ዶሮ የዶሮ እንቁላል ከሃያ እስከ ሃያ ሶስት ብር ድረስ ነው። እና አሪፍ ዋጋ ነው እና አምስት እንቁላል አለኝ ማለት ወደ ኦልሞስት ወደ ሰማንያ የሚጠጋ ብር አለኝ ማለት ነው። ስለዚህ በጣም ወደ መቶ ብር ነው ወደ መቶ ብር አካባቢ የሚጠጋ ብር አለኝ እና። እና በጣም ስለዚህ አዋጭና ቀልጣፋ የሆነች እንትን ናት ማለት ነው። ሶስተኛ ደግሞ ዶሮ ለ አሁን ለምሳሌ ፍየል በግ ላም ሲኖረን ለእረኛ ምናምን ወጪ እናወጣለን። ምክንያቱም ከውጭ ስለሚጠበቁ እረኛ ደግሞ ብር ከፍለን እናስጠብቃቸዋለን። የዶሮ ግን በጣም ደስ የሚለው ነገር ምንድነው እረኛ አያስፈልጋትም ምክንያቱም የምትለው በቤት አካባቢ ምናምን ነገር ነው። ያን ያክል እንደ ኢትዮጵያ አነጋገር ደግሞ በጣም ደግሞ ብዙ ምግብ አትመገብም። ምክንያቱም እሷ እራሷ ዝም ብላ በቤት የሚደፋው ምናምን ነገር ስለምትበላ ወጪ አታውጣም ማለት ነው ለምግብነት። እና ይሄ ሁኔታ ደግሞ በጣም ጥሩ ነው ምክንያቱም ከብት ሲኖር ለከብት በአመት በጣም ብዙ ብር ታወጣለህ ለጠባቂ። ለፍየልም እንደዚህ ለበግም እንደዚህ። በግ ዶሮ ግን በነፃ ዝም በላ ቤት ላይ ማንም ሳይጠብቃት በራሷ ጊዜ ምን ትላለች ማለት ነው ትውላለች ትራባለች ማለት ነው። ግን አንድ መጥፎ ጎን ደግሞ የዶሮ ዶሮ ለምሳሌ ኩስ ትጥላለች። በጣም አስቀያሚ ሽታ ያለሁ ነገር ነው ኩስ ማለት። እና በቤት ስለምትውል ቤት ላይ ነው የምትጥለው እና ቶሎ ካልተጸዳ ምንድነው ያንን ሽታ ይረብሻል ማለት ነው። ሁለተኛ ደግሞ ዶሮ ብዙ ጊዜ የሆነ ቅማጭ ምናምን ነገር ታመጣለች። እና ያንን ነገር ደግሞ በቤንዚል ምናምን ነገር ካላጠብናት አሰቸጋሪ ነው የሚሆነው።

ስላም ጤና ይስጥልን። የዛሬው ቃል ደግሞ አውሎ ንፋስ ነው። የሚለው አውሎ ንፋስ ማለት ኢትዮጵያ አገላለጽ ብዙ ጊዜ የሆነ በጋ አካባቢ የሚከሰት የአየር መናጋትና መቃወስ ነው። ምክንያቱም አውሎ ንፋስ ተፈጠረ ማለት ብዙ ጊዜ አዋራዎች ይነሳሉ ቤቶች ምናምን ነገር እንደዚህ ቤቶች ይፈርሳሉ። እንደዚህ የተለያዩ እቃዎች አሉን ምናምን ነገርች ደግሞ በአውሎንፋስ ተነስቶ ለሌላ ቦታ ውስጥ ላይ የሚጠሉ ምን ይሰበሩብናል ይበላሽብናል ማለት ነው። እና አውሎ ንፋስ ማለት በጣም አስቸጋሪ የአየር ሁኔታ ነው። ብዙ ጊዜ አሁን አውሎ ንፋስ ተፈጠረ። በጣም አለማችን ላይ ትልቅ አደጋ ከሚያደርሰው ከባህር ውቅያኖስ። ከምናምን በለ ደግሞ ምን አለ አውሎ ንፋስ ነው ማለት ነው። አውሎ ንፋስ ማለት። አንዲት አገር ላይ ክብድ አዎ አውሎ ከተፈጠረ ማለት ያላት ህንፃ ምናምን እንዳልነበር ማድረግ ይቻላል ማለት ነው። እና እንደ ኢትዮጵያ ያን ያክል የለም። ግን በትንሹም ቢሆን ጎጂ ቤት ምናምን ነገር ነው ግን እንደ አለም ግን በጣም ይከብዳል እና አስቸጋሪ ነው። ማነው አውሎ ንፋስ? ሲቀጥል ደግሞ አውሎ ንፋስ። ብዙ ጊዜ እንትን አሁን ሀብትም የሚያወድም ንብረትን የሚያጠፋ ምናምን ስለሆነ ከዚህ አንፃር ይተሃል አውሎ ንፋስ በጣም መጥፎ ነገር ነው። በበሳል መቅደላ የተለያዩ ችግኞች ዛፎች ምናምን በመትከል ምክንያቱም አውሎ ንፋስ መነሳት በበረሃ አከባቢ ስለሆነ። የችግኞች ምናምን መትከል አውሎ ንፈስን መከላከል እንዳለብን አስታስባለሁ። አመሰግናሁ

ሰላም ጭና ያስጥልኝ እንዴት ናችሁ? ዛሬው ቃል ደግሞ አልጋ ነው የሚለው። አልጋ ማለት እንደ ኢትዮጵያ እናገር የመተኛ ቦታ ማለት ነው። የሰው ልጅ ከስራ ውሎ መጥቶ ደክሞ ምናምን ከቤቱ ሊያስፈልግ ብዙ ጊዜ አልጋው ይተኛል ማለት ነው። እና በጣም ማረፊያ ቦታ ነው። መተኛና ሰውነታችን ይረቅሙትና ላይክ ተኝተን አሳርፈን እንደግና የምንሰራበት ቦታ ነው ማለት ነው። እና እስኪ ስለ አልጋ አስራብ ከልጅ ከድሮ ከኢትዮጵያ ባህል እንነሳ ድሮ ኢትዮጵያ ባህል አልጋ የጀመረ የነበረው መደብ ነበር። መደብ ማለት በቃ ዝም ብሎ መርት ይተኛለሁ ጀመረ። ከዛ በኋላ ቀስ እያሉ ደግሞ መደብ ተሰራ መደብ ማለት የሆነ ቤት ውስጥ የሆነ ድንጋይ ምናምን ያገቡና ድንጋይ ድንጋይ በማለት ደግሞ አፍር ያስገባሉ ከዛ ያንን በበት በበሬ ምናምን በከብት በላ ምናምን እበት አምጥተው ይለቀለቁትና ለቀለቁትና ይደርቃል። ከደረቀ በኋላ ምን አይነት ያንን እንድትሆን ልክ እንዳልገኝ ይጠቀምበታል ማለት ነው። በጣም ምቹ ያልሆነ የሚጎራበጥ እና ደግሞ ግን እንደዚህ ዘመን ቴክኖሎጂ እና ዘመናዊ ነገስት አልነበረም። ብድሮ የምትጠቀመው ስል ነበር ማነው ሲቀጥል ደግሞ ምን መጣህ? ከአልጋ ቀጥሎ ደግሞ ምን መጣ እንትን ከምድር የጠፍራ አልጋ ምጣኝ የጥፍራ አልጋ ማለት ማነው? እንጨት በስርዓት መቅረብ ጀመሩ እንጨት ከቀረቡ በኋላ እንጨቱን ገጣጥሙትና አራት ማዕዘን ሰሩ። ከዛ በኋላ ምናረጉ ላምን አርደው ላምን ስጋ ተብሎ በኋላ ቆረ ቀረ ላምን ቆረቀረም ያልኩታል ተልትለው በቅብ እያሹ ነርቡ ማነው ያሰጡታል። ከዛ በኋላ ያንን ሳይደርቅ ታላ እንትን ማለት ይቅርታ አስፈላጊያት ተደርገናል ከደረቀ ስለማይጠጠፍ ከደርገህ ነው ያሉታል ያንን እንጭንጭጨቱን እንጀትን ይመጥሙትል ማነው ከፈረሚያ ወዲህ እያረጉ ማነው ነው። ከዛ መጥሞት በኋላ በደንብ ይፈርሳል ከዛ በኋላ እዛ አራት ማዕዘን እንትን ላይ የምትነኝ ስትል ማለት ነው። ስለዚህ ይሄ ከመደብ እና ከመሬት ነው የምትኝት የተሻለ አልጋ ነው። ማነው ምቹ የሆነ እዛ ቀስ እያሉ ምንጣፍ መጠመን ጀመሩ ምንጣፍ ማለት እንደ አሁኑ እንደ ዘመናዊ ምንጣፍ ሳይሆን አሁንም ቆዳውን ቅድም ሳይደር ነበር ይሄ ግን ወጥረው ያደርጉትና ከዛ አልጋ ላይ የሚያደርጉት ያን ያነበብኳል ማለት ነው ያውቁትና ይተኛል ማለት ነው። እዛ ምቾቱን እየተወሰነ እየተወሰነ ይመጣል ግን አሁንም ቢሆን አድካሚና ያን ያክል የሚባል አይደለም ማን ማነው? ከዛ ምን መጣ የ ብረት አልጋ መጣ። የዘመናዊ አለም መጣና ብረት መጣ ብረትን በብረት እንደዚህ የተለያየ በይዶ ምናምን ነገር በገመድ ዘመናዊ ገመድ አስሮ በብረት ላይ መንተኛ የተጀመረ ማነው ከቀስ እያለ ፍራት መጣ። ከዛ ምቾቱ ይጀምረው መጣ ማነው እና አሁን ላይ ምን ጠመው በጣም ዝም በጣም ብዙ ዘመነ ዘመነ የሙዝ ወልድ የሙዝ የጌጥ አዋላም ምርቶች አልጋ ነው። ማነው እና በጣም ምቾት ያለው በጣም ደስ የሚል ልስላሴ ያለው ምናምን አልጋ አምንተኛው እና እንደዚህ ነበረ። የኢትዮጵያ የአልጋ ያተኛኘት እንደኗ የስርዓቷ መጥቶ የነበረው እና አልጋ በጥቅሉ ከቤት መካከል አንዱ ነው። ቤተክርስቲያ ላይ ለምሳሌ ወንበር ትልቪዥን ጠለቤዛ የሶፎ ወንበር ተለያዩ አሉ ከእነዚህ መካከል አንዱ ምንድነው? አልጋ ነው እና ብዙ ጊዜ አልጋ የሚቀመጠው መኝታ ክፍል ውስጥ ነው። አልጋ መኝታ ውስጥ ምክንያቱም የመተኛ ስለሆነ ብዙ ጊዜ ያባወራ አልጋ ማንኛውም ሲሆን ይሄዳል አይተኛበትም እና መኝታ ክፍል ነው የሚቀመጠው። የተለያዩ በቃው ደግሞ ካልሆነ ጋር አብረው ይቀመጣሉ እና በጣም ደስ የሚል እቃ ነው። ምክንያቱም ሰው ልጅ ተኝቶ አሁን አሁን እኔ ስደክመኝ ገብቼ አልገኝ የረፊ ይመስላሉ ማነው እና ለማረፍ የምንጠቀምበት ለብዙ ነገር የምናደርግበት ቦታ ነውና አመስግናለሁ

ሰላም ጤና ይስልኝ። የዛሬ ቃል ደግሞ ጁን ይባላል ጁን ማለት የእንግሊዝ ቋንቋ ሲሆን ወደ አማርኛ ሲፈታ ሰኔ ማለት ነው። ሰኔ ማለት ደግሞ ከአሥራ ሁለትቱ ወራቶች መካከል አንድ የሆነው መስከረም ጥቅምት ህዳር ታህሳስ የካቲት መጋቢት ሚያዝያ ግንቦት ሰኔ ሀምሌ ነሀሴ ስለዚህ ሰኔ የሚባለው ስንተኛው ወር ላይ ያለው ነው አስረኛው ወር ላይ ያለው ማለት ነው። ምክያቱም እትዮጵያ ላይ አስራ ሁለት ወር ነው ያለው ስለዚህ አስረኛ ወር ላይ ያለው ሰኔ ይባላል። እና ሰኔ በጣም ተወዳጅ እና ደስ የሚል የስራ ሰዓት። ወር ነው ምክንያቱም ብዙ ገበሬዎች ብዙ ነጋዴዎች ምናምን ነጋዴ አይደለም ግን ገበሬዎች ብዙ ጊዜ በሰኔ ነው የሚያርሱት ማለት ነው በሰኔ ያርሳሉ። ክረምቱን ያርማሉ ይኮተኩታሉ ምናምን ነገር ከዛ ቀስ ብለው በመስከረም በጥቅምት አካባቢ ምን ያደርጋሉ እንትናቸውን ይከውናሉ ማለት ነው። አዝመራቸው ምናምን አድርገው ሸጠው ምናምን ገንዘብ ያገኛሉ። ስለዚህ ዋናው መሰረት የሚጥሉበት ትልቁ ስራ የሚጀምርበት መሰለኝ ሰኔ ማነው እና በጣም አድካሚ ወራት ነው። ለገበሬ በተለይ ለ በጣም ለብዙ ሰራተኞች ለብዙ ወጣት ደግሞ የስራ እድል የሚከፈትበት ወራት ነው እና አድካሚም ነው ጠቃሚም ወር ነው ማለት ነው። እና ሰኔ ማለት የኢትዮጵያ እንደ ኢትዮጵያ ዝናብ ሰዓት የሚጀመርበት ነው ምክንያቱም ወደ ግብርና የሚገባው ስለሆነ የዝናብ ሰዓት የሚጀምርበት ስለሆነ። ከ አቧራ ከሆነበት አካባቢ ምናምን በተለይ የዝናብ ሲዘንብብ ምጥጥ ስለሚል ለምለም ነገር ስለሚመጣ ምናምን ነገር ለምለም ሰዓት ላይ መጣ በጣም ደስ የሚልበት ሰዓት ነው ማለት ነው። ምክንያቱም አካባቢው ቀስ በቀስ አረንጓዴ የሚሆንበት ወንዞች ምናምን የሚሞልበት የሚሆንበት በቃ የአጠቃላይ የሁኔታዎች የረገፉት አበቦች እንደገና አዳዲስ የሚታደርሱበት ወራት ስለሆነ በጣም የሚያምር ደስተኛ የሚያደርግና እርካታ ያለበት ወር ነው ማለት ነው። እና ከሰኔ ቀጥሎ ምንድን ነው ያለው? ሀምሌ ሀምሌ ደግሞ በጣም ክረምት እና በጣም ጭቃ የሆነበት አካባቢ ነው እሱ ደግሞ በጣም እንዴ ዝናብ የሚወዛበት አካባቢ ነው። ወር ነው ማለት ነው። ከዛ ነሀሴ ነሀሴም እንደዚሁ በዚህ ወራት ይታረማል ምን ይላል? ከዛ መስከረም አለ የታጨደበት የካቲት አካባቢ ተከውኖ በህዳር አካባቢ ምን ይላል ይሸጣል ማለት ነው። ስለዚህ ለዚህ ሁሉ ሂደት ምንድነው መነሻው? ሰኔ ወር ነው ማለት ነው። እና ሰኔ ወይም ምን ይባላል? ጁን ይባላል ማነው? በውጭት ወይም በፈረንጆች እና አብዛኛው በገጠራማ ክፍል አካባቢ የስራ ዋና ስራ የሚጀምርበት ወራት እንደመሆኑ ደስ የሚል ወር ነው ማለት ነው። እና ከዚህ አንፃር ነው የምናየው አመሰግናለሁ

ሰላም ይሰጥልን የዛሬው ቃል ደግሞ ሳምንት ይላል። ሳምንት ማለት ሰባት ቀን ማለት ነው። ሰባት ቀን ማለት ሰኞ፣ ማክሰኞ፣ እሮብ፣ ሀሙስ፣ አርብ፣ ቅዳሜ፣ እሁድ ብሎ በአንድ እና እዚህ ምን ይባላሉ አንድ ሳምንት ይባላሉ። ውይም ደግሞ ሳምንት ይባላል። በውስጡ ስንት ቀን አለ ሰባት ቀን አለ። በውስጡ ስንት ሰዓት አለ? አንድ ቀን ሃያ አራት ሰዓት ነው። እንግዲህ ሃያ አራት ሰዓት ሲባዛ በሰባት ተባዝቶ የሚሆነው ሰዓት ሁሉ በምን አለ በዛ ሳምንት ውስጥ አለ። ብዙ ደቂቃዎች እና ብዙ ሰከንዶች ምን አለ በውስጡ ይኖራሉ ማለት ነው። እና ሳምንት ማለት በአጭሩ ይሄን ይመስላል ማለት ነው። እና ሳምንት ማለት ለአንድ ወር አራት አንደኛ ማለት ነው። ምክንያቱም አንድ ወር ማለት ለኢትዮጵያ ስንት ሳምንት ማለት ነው አራት ሳምንት ሳምንት ስንል ደግሞ አንዱ ሳምንት ከሆነ አንድ አራተኛ ነው ማለት ነው። ሁለት ከሆነ ደግሞ ሁለት አራተኛ ነው። ሶስት ሆኖ ሶስት አራተኛ። መጨረሻ ላይ አራት ሳምንት ከሆነ አንድ ወር ነው ማለት ነው። እና ሳምንት ከሌለ ወር የለም፤ ወር ከሌለ ደግሞ አመት የለም። አመት ከሌለ ደግሞ የቀን አቆጣጠር የለም። እና ሳምንት ማለት ተቆና ከቀን አቆጣጠር መካከል ዋነኞች ከሚባሉት አንዱ ነው ማለት ነው። እና ሳምንት በጣም ደስ የሚል ነው። ብዙ ጊዜ ሳምንት ሚከፋፈለው ለተማሪዎች ነው። በተማሪዎች በየሳምንት ትምህርት ይማራሉ። ከዛ ቀጣይ ምናልባት ሊጀምሩት የሚችሉት ነገር ምናምን ነገር ወይ ፈተና ሳምንት ለእነሱ ብዙ ጊዜ ጥቅም አለው። አንድ ሳምንት ምናምን ነገር ማለት ነው። እሱ ብቻ አይደለም። ሳምንት ማለት የተለያዩ ነገሮች ጥቅም